መልእክት ይላል መልእክት ማለት አንድ ሰው ለምሳሌ ለመስሪያቤቱ ሊልክ ይችላል። ለተለያዩ ጉዳዮች ላይ የሚልከው መልእክት ወይም የሚያስተላልፈው መልእክት ለምሳሌ አንዳንድ ትምህርት ቤቶች ላይ ርስ መምህር የተለያዩ መልእክቶችን ያስተላልፋል ማለት ነው። ለምሳሌ መልእክት ስንል ፈተና ወቅት ፈተና በጊዜ መጥታችሁ ተፈተኑ የተለያዩ ፈተና ላይ የሚያስፈልጉ ነገሮችን ለምሳሌ ስልክን የመሳሰሉት ወረቀት ኩረጃ አይፈቀድም እያለ የተለያዩ መልእክቶችን ያስተላልፋል ማለት ነው። ስለዚህ ይሄ መልእክት ይባላል ይሄ ብቻ አይደለም መልእክት ከተለያዩ ቦታዎች ሊያስተላልፉ ይችላሉ ለምሳሌ ሀገሩ ውስጥ ያሉ የሀገሪቱ ማሪ የተለያዩ መልእክቶችን ያስተላልፈን መልእክቶችን ስንል ህግጋት ሊሆን ይችላል አዳዲስ ህጎች ሊሆን ይችላሉ። ለምሳሌ አዳዲስ ህጎች አሁን በቅርብ ጊዜ የወጡትን ብናይ አንድም ሰው ላስቲክ ይዞ ሲሄድ ወይም ሲገባ ወይም መንገድ ላይ ሲወጣ እንደናይ የሚል አሁን ለምሳሌ አዲስ ህግ ነው ይሄ ለኛ መልእክት ነው። ማለት አትይዞ እንትን አትሉ ማለት መልእክታችን ነው ስለዚህ ሁሉም ሰው ይሄን አይቶ እንዲተገብር ይፈለጋል ማለት ነው። ስለዚህ መልእክት ማለት ይሄ ነው ሌላኛው መልእክት ደግሞ ለምሳሌ የተለያዩ ስብሰባ ቦታዎች ላይ ሄደን ስንሰበስብ መልእክቶቹ ሊተላለፉ ይችላሉ እነዚህ መልእክቶች ለምሳሌ ምን ልበላቸው? እነዚህ መልእክቶች አሁን ለምሳሌ ህግ ስብሰባ ቦታ ላይ ነገ በሰአቱ ታገኙ ነገ ወዲያ ይሄን ይሄን ይዛችሁ ኑ እዚህ እዚህ ያስፈልጋል እያሉ እነዚህም አስፈላጊ የሆኑ ነገሮችን ማስተላለፍ ማሳወቅ መልእክት ይባላል ማለት ነው። ሌላኛው መልእክት ስንል ለምሳሌ ብዙ ቦታ መልእክቶችን ቤተሰብ ውስጥ ለምሳሌ ታላላቆች ለኛ ትልልቅ ትል ትንንሾችን ይመክራሉ ማለት ነው። ይሄ ምክር ለእኛ መልእክት ነው ስለዚህ ሁሉም ሰው እነዚህ መልእክቶችን በደንብ ማዳመጥ ግዴታው ነው ማለት ነው። ስለዚህ መልእክት ስንል ይሄ ብቻ አይደለም ብዙ መልእክቶች አሉ። መልእክት ማለት ከአንድ ሰው ወደ አንድ ሰው ሊተላለፍ የሚችል ለምሳሌ ከላይ ያሉ አመራሮች ከታች ላሉ አመራሮች አመራሮች ያስተላልፋሉ አማራሮቹ ደግሞ ወደ ህዝቡ መልእክቱን ያስተላልፉታል ማለት ነው። ስለዚህ መልእክት ማለት ይሄ ነው ማለት ነው

ኤፕሪል ይላል ኤፕሪል ይሆን እና እንግሊዘኛ ቃል ነው። ኤፕሪል ለምሳሌ ከ ከወሩ ወይም ከእንትኑ አንድ ነው። ስለዚህ ኤፕሪል ማለት ኤፕሪል ማለት እኛ ጋር ለምሳሌ ኤፕሪል ሚለውን ቃል አይተን ብንወስደው ያው እንግሊዘኛ ቃል ቢሆንም ወደ አማርኛው ሲተረጎም እንትን ግንቦት እንደማለት ነው። እና ስለዚህ ግንቦት ወር ለእኛ አሪፍ ወር ነው፤ ምክንያቱም ክረምት እየመጣ ስለሆነ መዘጋጃችን ተዘጋጅተን የተለያዩ ስራዎችን የምንሰራበት ወቅት ነው። እና ስለዚህ ይሄ ወቅት ደግሞ ለእኛ ኢትዮጵያውያን በተለይ በተማሪፍ ነው። ምክንያቱም በጋ ወቅቱን በእረፍት አሳልፈን ደግሞ ክረምት ላይ አዲስ እቅድ አቅደን ለምሳሌ በግብርናው አለም ያሉት ሰዎች ይሄን በጣም በጥሩ ሁኔታ ይጠባበቁታል ማለት ነው። ምክንያቱም አዲስ ስራ ዘመን እየገባላችው ስለሆነ ዝናቡን በመጠባበቅ የተለያዩ ስራዎችን የሚሰሩበት ነው። ለምሳሌ የሚያርሱበትን ቦታ የሚያዘጋጁበት ነው። የተለያዩት ጽዳቶችን ለምሳሌ ቁጥቋጦ ሊሆን ይችላል እሱን ቆጥቁጠው በእሳት አቃጥለው ምናምን ዝናቡን የተጠባበኩ የተለያዩ ማሽኖች የሚገዙበት ለምሳሌ ማረሻውን ሊሆን ይችላል፤ እና የተለያዩ ስራዎችን ቅድመ ዝግጅት የሚያደርጉበት ቃል ነው ማለት ነው። ይሄ ቃል ኤፕሪል ቢሆንም በእንግሊዘኛው ያው ይሄን ቃል ብዙ ጊዜ እየተጠቀምነውን እንገኛለን። በወራት ውስጥ ለምሳሌ አሪፍ ወራት ላይ እኛ የተጠቀምነው ያለነው ይሄ ነው። ስለዚህ ይሄ ወር ለኛ በጣም ለኢትዮጵያውያን አስፈላጊ ነው። ምክንያቱም ቅድም እንደተናገሩ ገበሬዎች ማደባሪያውን ገዝተው የተለያዩ የሚያርሱባቸውን እንቁሳቁሶችን ገዝተው ተዘጋጅተው የሚጠብቁበት ወቅት ነው። ዘር ለምሳሌ የተለያዩ በቆሎ ዘሮችን የተለያዩ የጤፍ ዘሮችን ገዝተው አስቀምጠው ዝናብና ዝናብን ብቻ የሚጠበቁበት ወር ነው ማለት ነው።

ጥቁር ይላል ይኸው ጥቁር ብዙ ቀለም አይነት ቢሆንም ብዙ ቦታ የምና የሚያገለግለን ቃል ነው ማለት ነው። ጥቁር ለምሳሌ ለሰዎች እንጠቀማለን ለቀለም እንጠቀማለን። እና ለተለያዩ ነገሮች እንጠቀማለን ለእንስሳትም። ይሄ ከብት እኮ ጥቁር ይሄ በግ እኮ ጥቁር ነው ይሄ ፍየል እኮ ጥቁር ነው እያልን። ቀለም በቀለም እንገልጽ ማለት ነው። ጥቁር የሚለው ቃል በተለይ ለሰው ልጅ ጋር ከመጣን አለምን ወደ ሁለት ይከፍላል ማለት ነው። ምክንያቱም ጥቁር እና ነጭ ተብሎ አብዛኛው ጊዜ ጥቁር ስንል ገና ስልጣን ያልደረሰበት በጣም ኋላ ቀር ምናምን የሚለውን እንትን ያመጣልና ይሄ ደግሞ አለም ላይ ፀብ ያመጣል። ምክንያቱም የጥቁሮች እና የነጮች ፍክክርን ያመጣል። ለምሳሌ ነጮችን ብናያቸው ይሄን መጀመሪያ ስልጣን የጀመሩት እውነት ነው። መጀመሪያ ሀብታም ሀገር ላይ ያሉት ነጮች ናቸው። ምክንያቱም ቴክኖሎጂ የሚፈጥሩ የተለያዩ ፈጠራ ስራ ላይ ተሰማርቶ ብዙ ለአለም ብዙ ነገር ያበረከቱ በእውነቱ ነጮች ናቸው። ጥቁሮች ስንል አምሳሌ እና ጥቁር ስንል አብዛኛው አፍሪካውያንን እና በተለይ ኤዥያ ኤዥያ ላይ ደግሞ አልፎ አልፎ ይኖራሉ ማለት ነው። ስለዚህ አፍሪካ ጥቁር ሰዎች ናቸው ስንባል ለምንድነው የቆዳ ቀለማችን ጥቁር ነው ማለት ነው። ዝርያችን ከጥቁር ነገር ነው ጥቁር ነን በቃ እነዚህ ጥቁሮቹ ደግሞ ገና ስልጣን ያልደረሰባቸው። ገና ትምህርት ቤትም እንኳን በወጉ የሌላቸው እስታሁን በጦርነት እና የተለያዩ ግጭቶች እንትን ያልን ማለት ነው። ምክንያቱም የግጭቶች ምክንያታችን ምንድነው? አልሰለጠንም ስልጣኔ የገና ነው። እኛ ገቢ ስልጣኔ ገና ስለሆነ ጥቁር የሚለውን ለጥቁሮች የተሰጠ ነው። ሌላ ጥቁር የሚለውን ብናይ ለምሳሌ በቃ ለም እንሄዳለን ቃለም ላይ ደማቅ ጥቁር ፈዛዛ ጥቁር ብለን እናያለን። ይሄ ጥቁር ቀለም ከምን ከምን ልንቀባው እንችላለን። የተለያዩ የጣውላ ስራዎች ላይ አልጋ ላይ ሊሆን ይችላል። የተለያዩ ወንበሮች ላይ ሊሆን ይችላል። ይሄ ግድግዳ ቀለም ሊሆን ይችላል። ስለዚህ እነዚህ ቦታዎች ላይ ቀለሞችን እንቀባለን ማለት ነው። ይሄ አለም ስንቀባ እንደየሰው ፍለጉት ነው። ጥቁር የሚወድ አለ ጥቁር የማይወድ አለ። ለምሳሌ ጥቁር የሚወዱ ሰዎች አብዛኛው ጊዜ ጥቁር ነገር ልብስም አሁን ይለብሳሉ። አሁን የለበስኩት ጃኬት ጥቁር ነው። ምክንያቱም ጃኬት ለኔ ጥቁር ነው የሚመቸኝ ሁሌ ጥቁር ጃኬት አብዛኛው ጊዜ አደርጋለሁ። ምክንያቱም ማደርግበት ምክንያት ግን ስለምወድ ብቻ ነው እንጂ ሌላ ነገር አይደለም ማለት ነው። ስለዚህ ጥቁር ጃኬት እወዳለሁ

መጥፎ ይላል መጥፎ ይኸው ባለ ሶስት ፊደል ቃል ነው ቃል የሚያገለግለው የባህሪ መገለጫ ሆኖ ነው ማለት ነው። ስለዚህ መጥፎ ባህሪ አለው መጥፎ ባህሪ አላት ስንል አብዛኛው አብዛኛው በሰዎች እንጠቀማለን ግን ግን አልፎ አልፎ ለእንስሳትም ለተክልም ልንጠቀመው እንችላለን። ለምሳሌ ለተክል ብንወስድ ተክል እንዴት ነው መጥፎ ባህሪ ምንገልጸው? ለምሳሌ መጥፎ ሽታ አለው የዚህ ቅጠል እኮ መጥፎ ሽታ አለው እንዳታከርሁት እንዳታሽቱት እንላለን። ለምሳሌ መጥፎ ታረን ወይም ሽታ ያለውን የዛፍ ነገር ወይም የታከለ አይነት ማለት ነው። ስለዚህ ለዛፉም ይሄ ባህሪ ያገረግላል ማለት ነው። ወደ እንስሳት ብንወስድ የተለያዩ እንስሳት ለምሳሌ ድመት ውሻም የመሳሰሉትን እናያለን። መጥፎ ድመት ናት ጋር ነህ ለምሳሌ ይች ድመት ትፎናጭራለች። የሆነ መጥፎ ባህሪ አላት ወይም ሽንት ትሻናለች ማለት ነው። መጥፎ ነው ውሻው ካለ ደግሞ ውሻ ሀይል ላይ እኛ ነው ይናከሳል። ለውሻ ጋር የዚህ ውሻ ጋር አትነካኩ ውሻው ፀባዩ ትንሽ ከባድ ነው እንላለን። ላሞች ወይም ወደ ፍየሎች ወደ በጎች ስንሄድ አሁን ላም የውተት የውተት ምርት የምናገኝባት ናት ስለዚህ መጥፎ ላም ናት መጥፎ ነው ባህሪዋ ካልን በእርግጫ ትመታለች የተለያዩ መጥፎ ድርጊቶችን ታደርጋለች ማለት ነው። ስለዚህ ለእንስሳትም ለጠቅሎችም ለዛፍ እንጠቀመዋለን። ወደ ዋናኛው ብንመጣ ወደ ሰው ልጅ ብንመጣ መጥፎ የሚለው ወደ ሰው ልጅ ላይ በጣም ይገልጻል መጥፎ ሴት ናት ካልን። ክፉና አትታመንም መጥፎን ናት ታመናለች በጣም ታማኝ ያልሆነች ሴት ናት ማለት ነው። ለሴት ካየነው ደግሞ ለወንድ ልጅ ጋየን መጥፎ ነው ካልነው ሀይለኛ ነው ተደባዳቢ ነው። በጣም ጉልበት አለው እንደማለት ነው ያገለግላል። ወደ ቤተሰብ ደረጃ ከመጣን ደግሞ እነዚህ መጥፎ ልጆች ናቸው ካልነህ ፀባያቸው ክፉ ነው። ሰው ጋር አይስማሙ የተለያዩ ድርጊቶችን ያደርጋል ሌባ ናቸው መጥፎ ባህሪን መጥፎ ሰውን ያሳድጋቸው እንላቸዋለን። እንደ ቤተሰብ ደረጃ ካየን ደግሞ መጥፎ ናቸው ካልን መጥፎ ባህሪ ያላቸው ሰው ጋር አይግባቡም ጎረቤት ጋር አይስማሙ። ክፉ ባህሪ አላቸው ሰው አሁን መጥፋት ነው የሚወዱ ለሰው ጥሩ አያስቡም እንደማለት ነው። በሀገር ወይም በክልል ደረጃ ደግሞ ብናይ ክልል መጥቶ የክልል ይሄ መጥፎ ክልል ነው እንላለን። ለምሳሌ በአሁኑ ሰዓት የተለያዩ ክልሎች መጥፎ ናቸው ስንል አንዱ ክልል አንዱ ክልል ጋ አይስማሙም። የሆነ ሰውን ይጨቁናሉ እዛ ያለውን ዜጋ የራሳቸው ያልሆነውን ያሰቃያሉ ማለት ነው። እና ወደ ሀገር ብንወስድ ደግሞ የሀገር መጥፎ ናት ካልነ ደግሞ ሀገሬቱ መጥፎ እንደሆነች መጥፎ ክፉ ድርጊት እንደሚሰራ ፃባያቸው ክፉ እንደሆነ በጣም አይስማሙም። ጦርነት ይወዳሉ ምናምን በቃ እንደዚህ እያለ ለሰው ልጅ የተሰጠ በጣም መጥፎ ባህሪ የሚገልጽ ቃል ነው ማለት ነው

ስትራቴጂ የላልምርት ቃል ነው በህይወታችን ቃል ላቃን የምንጠቀመው ቃል ነው። ምክንያቱም ይሄ ስትራቴጂ የሚለው ቃል የተለያዩ ጊዜ በጣም እንጠቀመዋለን ለማለት ነው ምክንያቱም በተለያዩ ጊዜ ይሄ ስትራቴጂ የሚለው ቃል ለሁሉም ግለሰብም ሆነ ሀገርም ሆነ አለምም በአንድ ላይ ሆኖ የሚጠቀምበት ነው። ለምሳሌ የግለሰብ ስትራቴጂ ብናይ አንድ ሰው ተማሪ ሊሆን ይችላል። የተለያዩ ስራ ላይ ተሰማርቶ ሊኖር ይችላል የራሱ የሆነ ስትራቴጂ እቅድ ያስፈልገዋል ማለት ነው። ራሱን የሚመራበት ስራውን በአግባቡ የሚሰራበት ለምሳሌ አንድ ትሬድ የሚያደርግ ወይም የተለያዩ ስራ የሚሰራ ሰው የራሱ የሆነ ስትራቴጂ ስትራቴጂ ስንል የራሱን ድክመቱን የሚለይበት ጠንካራ ጎኑን ለይቶ በእቅዱ መሰረት የሚሄድበት ማለት ነው። በዚህ ሳምንት አሁን የሆነ ስራ ሰርቶ መገምገም ማለት ነው። ስትራቴጂ በስትራቴጂ አንፃር በምን በምን መልኩ ሄጃለሁ? ስትራቴጂውን አንስቼዋለሁ ወይስ በደንብ የተከተልኩት ነው። ስለዚህ ወድቆ ከሆነ ድክመቴ ምንድነው? እዚህ ስትራቴጂ ውስጥ ያልተከተልኩት መማሪያ ምንድነው? ብሎ ድክመቱን ለይቶ አውጥቶ አይቶ ለወደፊት ለቀጣይ ሳምንት አስተካክሎ በደንብ የሚሄድበት ነው። ደግሞ ጠንካራ ጎን ወይም በሚሰራው ስራ ውጤታማ ሆኖ ከሆነ አይ ይሄ ስትራቴጂ ሰርቶልኛል ጠንከር አድርጌ እንዲወስ ልሄድበት ብሎ እንደገና ገምግሞ ወደፊት የሚገፋበት ማለት ነው። ይሄን በግለሰብ ደረጃ ካየን ይሄን ስትራቴጂ በሀገር ላይ ብንሄድ ደግሞ የተለያዩ አዋጆችን የተለያዩ መማሪያዎችን ይወርዳሉ በስትራቴጂው መልኩ ማለት ነው። ለምሳሌ የጤና ሊሆን ይችላል ጤናውን የተለያየ ወረርሽኞች ከመጡ እነዛን ለመቆጣጠር ተብሎ ስትራቴጂ ይወጣል ይሄን ስትራቴጂ የሚያወጣ አካል አለ የሚያስፈጻሚው አካል አለ። ስለዚህ ይሄ ስትራቴጂክ መውጣት አውጥቶ በስነስርዓት የተተገበረ ነው የሚለውን ደግሞ የሚገመግሙ አለው ማለት ነው። ስለዚህ ለምሳሌ ጤና አንፃር የሚወጡ ስትራቴጂዎችን የራሱ የጤናት ተቋም ይገመግማል ያስፈጽማል እና ስለዚህ እነዚህ ደግሞ ህብረተሰቡ ላይ የመጡትን ለውጥ ደግሞ ይታይና ስትራቴጂ ውጤታማ ከሆነ ያስከጥሉታል ማለት ነው። ወይም ለወደፊት የስትራቴጂውን አሳድጎ ያስከጥሉታል ደግሞ ስትራቴጂው ውጤት ካላመጣ ደግሞ ምን ምን መቀየር አለበት? ተብሎ ተገምግሞ እንደገና በአዲስ ስትራቴጂ ይወጣለታል ማለት ነው። በጤና ዘርፍ ካየነው ደግሞ ለእድገት ወይም ሀገሪቱን ለማሰደግ የሚወጡ ስትራቴጂዎች ደግሞ ይኖራሉ። እነዚህ ስትራቴጂዎች ደግሞ ኢኮኖሚው እንዴት እናሳድግ ኢኮኖሚውም እንዴት አሳድገን እንትን ማለት አለብን ለምሳሌ ብቻ ሀገር ጋር ያለውን ግንኙነት ሊሆን ይችላል። ኢኮኖሚ የሆነው ግንኙነት ሊሆን ይችላል። ይሄን እንዴት እድጋት እናሳድጋለን ብሎ የማያሳድግ ስለዚህ ይሄን ስትራቴጂ ደግሞ ይሄን የሚገመግሙ አካላት ይኖራል። ስለዚህ ይሄ ስትራቴጂ እንዴት አድርገን ነው ለምሳሌ ንግድን እንዴት አድርገን ነው የንግድን ግንኙነት ብቻ ጋር ከሚያደርጉት ከሆነ እንዴት አድርገን ነው የኛ ብር የመግዛት አቅም ትንሽ ስለሆነ እንዴት ነው በውጪዎች ጋር የምንገናኝ ብሎ አስበው ይገናኙታል ማለት ነው። ስለዚህ ይሄ ደግሞ የራሱ የሆነ ድክመት ይኖረዋል የራሱ የሆነ ጥንካሬ ይኖረዋል ይሄንን ገምግሞ ለወደፊት ያስተካክሉታል ማለት ነው። ለምሳሌ አለም ላይ ደግሞ አለም ላይ አንድ ሆኖ የሚያወጡት ስትራቴጂ ይኖራል። ከጤና አንፃር ከሰላም አንፃር የተለያዩ ያወጣሉ ከሰላም አንፃር ለምሳሌ ሁሉም አለም ሰላም እንዲሆን ነው አለም ነው የሚፈልገው ስለዚህ ይሄን ሰላም እንዲሆን ይሰራሉ ስትራቴጂ ያወጣሉ እቅድ ያወጣሉ ያስፈጽማሉ ማለት ነው። ስለዚህ ስትራቴጂ የሚል ቃል ይኸው ሁል ጊዜ የእለቱ የምንጠቀመው ቃል ነው ማለት ነው። እየንዳንዳችን ለእድገት ለብልጽግና የምንጠቀመው ቃል ስለሆነ በጣም ምርጥ ቃልነው በዚህ መልኩ በትንሽ ማብራሪያ አብራርቼዋለሁ ማለት ነው

የአየር ሁኔታ ይላል ባለሁለት ቃል ነው አየር እና ሁኔታ አለ ምክንያቱም አየር ሁኔታ ስንል ለምሳሌ ሚገልጸው የዛሬን አየር ሁኔታ የዛሬን አየር ፀባይ ነው። ስለዚህ ለምሳሌ ዛሬ በጠዋቱኑ ጠዋቱ አስራ ሁለት ሰዓት ላይ ነው ስለዚህ አየር ሁኔታ ቀዝቀዝ ያለ ነው ሙቀት የሌለበት ነው። ስለዚህ ይሄ አየር ሁኔታ ሚገልጸው አሁኑን ነው እንጂ ለምሳሌ ስድስት ሰዓት በኋላ ፀሀያማ ሊሆን ይችላል ማለት ነው። ስለዚህ ይሄን ተ ደግሞ ፀሀያማ ዛሬ ሙቀት ነው ፀሀይ ነው ከፊል ፀሀያማ ነው እያልን የአየር ሁኔታ ልንገልጽ እንችላለን። የአየር ሁኔታ ጥቅሙ ምንድነው? አየር ሁኔታን በየቀኑ ማወቁ ብዙ የሆነ ጥቅም አለው የራሱ የሆነ ጥቅም አለው። ለምሳሌ ወደ ሌላ ቦታ ምትሄድ ከሆነ የአየር ጸባይን አይተህ በጣም ሞቃታማ ከሆነ አሁን ረጅም ጉዞ ምትጓዝ ከሆነ ለጉዞ አይሆንም ማለት ነው። ስለዚህ የአየር ሁኔታ ማወቁ ብዙ የራሱ የሆነ ጥቅም አለው። አየር ሁኔታ ለሰው ልጅ በጣም ብዙ ጥቅም አለው። አየር ሁኔታን አውቆ ማኖር ለምሳሌ እንደ ሰው እንደሚመቸው አንዳንዱ ሰው ሙቀት ይመቸዋል አንዳንዱ ደግሞ ቅዝቃዜ ይመቸዋል ስለዚህ ሁሉም ሰው የራሱን አየር ሁኔታ አውቆ መኖር የራሱ የሆነ ጥቅም አለው ማለት ነው። ለምሳሌ ብናየው እኔ ምኖረው አየር ሁኔታ ቀዝቃዛ ቢሆን ይሄን ቀዝቃዛ አየር ሁኔታ የለየው ለራሴ እንደሚመቸኝ አድርጌ መኖር አለብኝ ማለት ነው። ስለዚህ የአየር ሁኔታ የተለያዩ እንትኖችን ያመጣል ለምሳሌ የተለያዩ ትራንስፖርት ላይ ችግር ያመጣል። ለምሳሌ ዳመናማ ወይም ጨለማ ከሆነ እና ካባ ላይ ሚሄድ የትራንስፖርት አይነት ለምሳሌ መሄድ አይችልም ማለት ነው። ሌላኛው ደግሞ የተለያዩ በግብርና አለምም የአየር ሁኔታ ከፍተኛ ችግር ያመጣል ማለት ነው። ለምሳሌ ደረቅ የሆነ አየር ሁኔታ ሚፈልጉ ከሆነ ፀሀያማ እሚፈልጉ ከሆነ ለምሳሌ ቅዝቃዜ ሆኖ የተለያዩ ነገሮችን ሊያበላሽባቸው ይችላል ማለት ነው። ስለዚህ ቀድሞ አውቆ የአየር ሁኔታ ለህብረተሰቡ ማዳረስ የመንግስት ስራ ነው ማለት ነው

ሰራተኛ ይላል የብዙ አይነት ሰራተኛ አለ ለምሳሌ የቀን ሰራተኛ ስንል በቀን እየሰራ የሚተዳደር የተለያዩ ስራዎችን የሚሰራ እንዲህ የሆነ ስራ የሌለው ማለት ነው። ለምሳሌ ዛሬ ኢንቸት ሲፈልጥ ከዋለ ነገ ደግሞ ውሃ ሊቀዳ ይችላል ምክንያቱም የቀን ነውና ቀኗን ያገኘትን ሁላ ነው የሚሰራ። ለምሳሌ ወደ ገጠሩ ክፍል ከሄድን ደግሞ የቀን ሰራተኛ የተለያዩ ገበሬዎች ማሳ ላይ አብሮ ሲያግዝ ይውላል ለምሳሌ አቻዳ ሊሆን ይችላል ሲያችድ ይውላል ማለት ነው። ነገ ደግሞ ክምር ሊኖር ይችላል ሲከምር ይውላል። የተለያዩ ስራዎችን እየሰራ የሚኖር የቀን ሰራተኛ አለ ቀን ለቀን ነው ገቢው ማለት ነው። ለምሳሌ ከተማ አካባቢ ብንመጣ ደግሞ የተለያየ ስራዎች ላይ ይሰራል ለምሳሌ ግንበኝነት ይሰራል። ግንበኛ ረዳት ሆኖ ይሰራል። የተለያዩ በቃ ብዙ የሚባሉ ስራዎችን ቀን ለቀን እየሰራ ጭቃ ሊያቦካ ይችላል ልጆችን የሚያስተዳድር ቤተሰብ የሚያስተዳድር ሊሆን ይችላል ማለት ነው። ሌላኛው ደግሞ የመንግስት ሰራተኛ ስንል ደግሞ የተለያዩ የመንግስት ሰራተኛ አይነት አለ ለምሳሌ መምህራን አሉ መምህራን ስንል ለምሳሌ ብዙ አይነት መምህራኖች የዩኒቨርሲቲ መምህራኖች አሉ። ይሄ ኮሌጅ የሃይስኩል እነዚህ ሁሉ ተማሪዎችን አስተምሮ ገንዘብ አግኝቶ ቤተሰብ የሚማሩ ማለት ነው። ለምሳሌ ሀኪሞች አሉ ደግሞ ሀኪሞች የተለያዩ ስራ የተለያዩ ሀኪሞች አሉ እነዚህም የመንግስት ሰራተኛ ናቸው ማለት ነው። ፍርድ ቤት ላይ የሚሰሩ ዳኞች አሉ። የተለያዩ በቃ ብዙ ናቸው። ብዙ የመንግስት ሰራተኛ አለ። እነዚህም የሚያደርጉ ምንድነው? አስተምሮ አስተማሪም አስተምሮ ሀኪምም አክሞ ዳኛም ፍርድ ቤት ላይ ሰርቶ ብር አግኝቶ ቤተሰብ ይመራል። ማህበረሰብ ውስጥ አብሮ ይኖራል የተለያዩ ማህበራዊ ኖሮ አብሮ ይኖራል ማለት ነው። ስለዚህ እንዲህ እንዲህ አይነቶችን ስራ ሰርቶ የሚኖር መንግስት ሰራተኛ አለ ማለት ነው። ስለዚህ ይሄ በጣም አስፈላጊው ነገር ነው ማለት ነው።

ለምን ይላል ለምን ማለት ብዙ ጊዜ የምንጠቀመው የተለያዩ ጥያቄዎችን ለመጠየቅ ነው ለምሳሌ ለምን ሄድክ? ለምንድነው ወደዛ ምንሄድ እያልነ የተለያዩ ጥያቄዎችን አስነስተን ምክንያትን ለማወቅ ስንፈልግ ነው ለምሳሌ ታማሚ ለምን አመመኝ እያለ የታመመበትን ምክንያት ዞሮ ለማየት የሚያግዘው ጥያቄ ለማስነሳት የምንጠቀምበት ወርድ ነው ማለት ነው። ይሄ ስለዚህ ለምን ሆና ለምን እንደዚህ አደረግክ? ይሄንን ደግሞ ለምሳሌ ቤተሰብ ውስጥ እናቶቻችን አባቶቻችን የሆነ ጥፋት ስናጠፋ ለምን አጠፋሀው ለምን እንዲህ አደረክ እያሉ ይቀለናል ማለት ነው። ምክንያቱም ምክንያቱ ነው ለምንድነው እንደዚህ ያደረከው? ተብለን ስንጠይቅ የምንመልስበት ውጤት ነው ማለት ነው። ስለዚህ ሁሉም ሰው ይሄን ቢያውቅ እና እንትን ቢል የተሻለ ነው ማለት ነው። ከዚህ ቃል ስለዚህ ለምን ከብዙ ጊዜ የምትገባው ለዛ ያደረግንበትን ምክንያት ለመውቅሉ ለምሳሌ እዚህ ላይ ህዝብ የሚታላ ወይ የሚገጭ ከሆነ ለምን ተጣራ ብላ መሰረታዊ ችግሮችን ለይተን ይሄን ችግር ደግሞ መንስኤው ምንድነው? በኋላ እንትን ውስጥ መፍቻ ውስጥ ምንድነው? ብለን ለዛ ችግር ውሳኔ ወስነን ሳይሆን ወደ ሰላም መንገድ የምናበታበት ዛሬ ነች እቺ ቃል ናት። ይሄን ሁሉ የምትሰራው ይሄ እቺ ቃል በጣም ትልቅ እንትን ሀክም ያላት ቃል ናት። እና ስለዚህ ሁሉም ሰው እቺን ቃል በየእለቱ ለምን እንዲህ አደረኩ ለምን ይሄን መጥፎ አሁን ለምሳሌ ማህበራዊ ገጾችን የምንጠቀም ከሆነ ለምሳሌ እኛን የሚጎዱ ማህበራዊ ገጾችን እየተከታተልን ከሆነ ለምን ይሄን አደርጋለሁ? ለምንድነው እዚህ ይሄን አድርጌ ስለምንድነው ይሄ ምንድነው ማገኘው? እያልን ራሳችንን እየጠየቅን እንትን የምናደርግበት እለት ማለት ነው

እዚያ ይላል የመያዣ አካል ነው አብዛኛው እዚያ እዚያ ስንል የሆነ ነገር ለመመልከት እንጠቀምበታለን ማለት ነው። ለምሳሌ እዛ ሰፈር የሆነ ችግር አለ እያልን እንገልጽበታለን እዛ ሳፈር። አለ እዛ ሰፈር ነው ገበያው እዛ ሰፈር ነው ሰው ተሰፍስፎ እያለ እያለ የሆነ ቦታ የምናሳይበት ቃል ነችማለት ነው። ለምሳሌ አበበ የት ነው እዛው ነው የት ትምህርት ቤት እያልን እለት እለት የምንጠቀምባት ቃል ናት ማለት ነው። እቺ ለምሳሌ እዚያ ስንል ነው ቦታው ልቅሶ ቦታው የት ነው? እና ጋልያ ሰፈር እዚህ ሆኖ እንላለን ማለት ነው። ለምሳሌ ይሄን የምንጠቀመው የሆነ ውስን የሆነችን ቦታ ሁላችንም የምናውቃትን ቦታ ለመግለጽ ነው። አዲስ ሰፈር ላይ ለምሳሌ እዛ ሰፈር ነው ማለት አንችልም ምክንያቱም አዲስ ማን አውቆ ነው ልጁም ያውቀው ከሆነ አይቻልም መግለጽ አንችልም ማለት ነው

መታጠቢያ ቤት የት? ነው ይላል ያው አረፍተ ነገር ነው። ይሄ መታጠቢያ ቤት የት ነው ስንል። ለምሳሌ ቦታውን ማለት ነው አሁንም የምንጠየቀው። ምክንያቱም ለምሳሌ መታጠቢያ ቤት ሩቅ ሊሆን ይችላል። ለምሳሌ ከቤት ከምኖራው ራቅ አድርጎ ሊሰሩ ይችላሉ። ስለዚህ መታጠቢያ ቤት የት ነው? ለምሳሌ እንግዳ የሆነ ሰው ቦታዎች ሄዶ ለምሳሌ ሆቴል ሊያድር ይችላል። ስለዚህ መታጠቢያ ቤት የት ነው ብሎ እየጠየቀ ይኖራል ማለት እየጠየቀ ይሌድ። እና ለመታ ለምሳሌ ጋላውን ለመታጠብ እግሩን ለመታጠብ እጁን ለመታጠብ መያቀው ቤት ሄዶ የት ነው መታጠቢያ ብሎ ጠይቆ ሄዶ መጠቀም አለበት። ማለትም ምክንያቱም ካልጠየቀ ሊያውቀው ስለማይችል ሁሉ ሰው ይሄን አውቆ ጠይቆ መኖር መጠየቅ መጠቀም ይችላል። ለምሳሌ ቤታችን ውስጠኛ ቤት ብንሄድ ለምሳሌ መታጠቢያ ቤት የብቻውን ነው ያለ መኖሪያ ቤቴ የብቻውን ሽንት ቤቴ የብቻውን ነው ያለ ማለት ነው። ስለዚህ የማያውቁት ሰዎች ሲመጡ ቤታችን ለምሳሌ መታታቢያ እዚህ ነው ያለው መታጠብ ከፈለክ ያልኩ አሳያችኋለሁ ማለት ነው። ምክንያቱም መለየት ስለማይችሉ አብዛኛው ከተማ አካባቢ ያለ ሰው። ገጠሩ ክፍል ብንሄድ ደግሞ መታጠቢያ ቤቶች ወንዞች ሊሆን ይችላሉ ምንጮች ሊሆን ይችላሉ ማለት ነው። በተፈጥሮ የምናገኛቸው ወንዞች እነዛናዛ ሊሆን ይችላሉ። ሌላው ደግሞ ለምሳሌ ቦታ በምንወጣበት ቦታ ለምሳሌ ሌላ ሀገር ልንሄድ እንችላለን ስለዚህ ማን ጋር ላይ ልናድር እንችላለን። ስለዚህ ስንጓዝ ብለን መታጠብ ስላለብን የተለያዩ መታጠያ ቤቶችን እንጠይቃቸዋለን ማለት ነው። የት ናችሁ መታጠቢያ አለው መታጠቢያችሁ የት ነው? እያልነ በመጠየቅ እንረዳለን ማለት ነው። ስለዚህ ቦታውን እየጠየቅን ለይተን መታጠብ እንዳለብን ይሰማኛል

መስታወቂያ ይላል መስታወቂያ የተለያዩ መስታወቂያችን ሊወጡ ይችላሉ። የስራ መስታወቂያዎች። የተለያዩ ፖሊስ መስታወቂያዎች መስታወቂያ ስንት ተክላላ መረጃ ለህብረተሰቡ የሚተላለፍ ማለት ነው። ለምሳሌ አንድ ስራ የሚከተል ድርጅት የተለያየ መስታወቂያዎችን ይለጥፋል ያስተላልፋል ማለት ነው። መስታወቅ የምናስተላልፍ በዛሬዎች ማህበራዊ ገጾች ለምሳሌ ቴሌግራም ኢትዮ ቲክቶክ እና የተለያዩ ባበረገጾች ላይ እናገኛች እናገኛለን። ሌላ ደግሞ በቴሌቪዥን በዜና መስታወቂያ ይነገረናል ማለት ነው። መስታወቂያ ለምሳሌ ብዙ አይነት መስታወቂያዎች አሉ። የአንድ ድርጅት አዲስ ምርቱን አምጥቶ ሊያስተዋውቅብን ይችላል። ይሄ ሁሉ መስታወቂያ ይባላል ማለት ነው። ብዙ አይነት መስታወቂያዎች አሉን ማለት ነው። ስለዚህ ስለዚህ መስታወቂያ ብዙ አይነት ነው

አይን ይላል አይን በጣም ጥሩ እቃ ነው። ካሉን አካላታችን ሁሉ በጣም የምንፈልገው በጣም የሚያስፈልገን አይን ነው። አይን ካሌለ አመቱን ሙሉ ጨላማ ውስጥ እንደመኖር ይታያል ማለት ነው። ስለዚህ አይን በጣም አስፈላጊ አስፈላጊ አስፈላጊ በምንም ሊተካ የማይችል ንብረታችን ነው። ለምሳሌ አይን ሲኖር እናያለን። አይን በቃ የማይጠቅመው በቃ የሌለበት ቦታ የለም አይን ከሌለ ምንም እንደሌለ ቁጡሩት ምክንያቱም ጨለማ ውስጥ ነው የምንኖረው። አስባችሁታል ሁሌ አስበኋዋል ጨላማ ቢሆንና ምንም ብርሃን ከሌለ። እንዴት እዛ ድቅድቅ ጨለማ ውስጥ እንደምኖር ነው? ስለዚህ ማንም እየሳበን በሚፈልገው ቦታ ነው የሚወስደን ለምሳሌ አካል ጉዳትነት። አካል አይንን በሁለት ነገር ልናጣው እንችላለን። በተፈጥሮና በሰው ሰራሽ በሰው ሰራሽ ስንል በፀብ ጊዜ ሊሆን ይችላል የመኪና አደጋዎች። የተለያዩ አደጋዎች በሚከሰቱበት ጊዜ አይናችንን እግራችንን እጃችንን እናጣለን አንድ አይን ጎደለ ማለት አካል ጉደተኛ ሆንን ማለት ነው። ግን ሁለት አይን ከሚጎል አንድ አይን ጎሎ በአንዱ ብንጠቀም ይሻላል። ሁለቱን አጣን ማለት ደግሞ ጨለማ ውስጥ ቅድም ለመግለጽ እንደሞከርኩኝ ጨለማ ውስጥ እንደመኖር ይቆጠራል ማለት ነው። ስለዚህ ሁሉም ሰው ይሄን አይቶ ለአይን የተለያየ እንክብካቤ ቢያደርግ የተሻለ ነው ብዬ አስባለሁ። አይናችን ለእኛ ሁሉም ነገር ነው በጣም አስፈላጊ አካል ነው። አይን የሌለው ሰው እንደ ሰው አይቆጠርም በእኛ አስተሳሰብ። ስለዚህ አይን አይን ሁሉ ጊዜ አይን አይን አይን እንላለን አይን አስፈላጊ ነው ለሰው ልጅ። አላይን መኖር አይቻልም በተፈጥሮ ደግሞ ስንወለድ አይን ወይ አንድ አይን ሆንነን እንወለዳለን ብዙ ነገር አለ። እሱ በተፈጥሮ ያጣነው አካል ጉዳተኝነት ብለን እናስበዋለን ማለት ነው። ስለዚህ እንደኔ እንደኔ አይናችንን በጸብ ልናጣው እንችላለን ለምሳሌ። ትላንትናም መንሳት እንደሞከርኩት በጦርነት ጊዜ አይናችን ሊጠፋ ይችላል። የተለያዩ እንጨት በምንለቅም ጊዜ እንጨታችን አይናችን ሊያወጣው ይችላል። ስለዚህ ለአይን የተለያየ ቦታ ነው እኔ የምሰጠው። አለ አይን ምንም የሚሆነ ነገር ስለሌለ ማለት ነው። ስለዚህ አይን ለሁሉም ለሁሉም ጥንቃቄ መደረግ አለበት ብዬ አስባለሁ

ዛሬ ይላል ዛሬ ቃኑ ምንድነው ዛሬ እንዴት ነው? የዛሬ አመት ብዙ ይሄ ቃል ብዙ ጊዜ በጣም የምንጠቀመው ነው። በጣም ካንዳንዱ ከምንጠቀመው ቃሉ በጣም አሪፍ ነው። ማህበረሰብ ውስጥ ብዙ ጊዜ ጠቃሜታ ላይ የሚውል ቃል ነው። ዛሬ እንዴት ነው ምግብ ዛሬ እንዴት ነበረ? ትናንት እንዴት ነበረ? ዛሬ የዛሬ ምርጡን ነገር ተስታውሳለህ እያልን አብዛኛው ጊዜ የምንጠቀመው የምንጋላጋለው ቃልነው ማለት ነው። ስለዚህ ዛሬ ምግብ እንዴት ነበረ? ጥሩ ነው እንዴት ነው ዛሬ ጤናህ እያልን? አብዛኛው ጊዜ ለጤና ለደህንነት ለማስታወስ የተለያዩ ነገሮችን ለመከናወን የምንጠቀመው የቃል አይነት ነው። የአማርኛ ቃል ነው ማለት ነው። ስለዚህ ዛሬ እንዴት ነው? ስንል አሁን ሳላምታ ነው ጤንነቱን ነው እንዴት ዋልክ እንዴት ነህ ጤናህን ዳና ናህ የምንለው ነው። ስለዚህ ዛሬ እንዴት ነበረ? ምሳ ስንል አሁን ለምሳሌ የገበዝነውን ሰው ምሳ ያበላነውን ሰው ምሳው ተመቸህ ወይ ምሳው እንዴት ነው? አሪፍ ነው እንደጠበከው አገኘኸው እንደምንለው ማለት ነው። ስለዚህ እንዴት ነበር የዛሬ አመት ቀን እንላለን? ለምሳሌ ቃንን ለመግልፅ የዛሬ አመትን ትውስታ ለመምጣት ስለዚህ ይህ ቀን ደግሞ ዛሬ አመት በዚህ ሰዓት በዚህ ቀን እንዴት ምን አደርግን የሚለውን ለመስታወስ ብዙ ጊዜ እንጠቀምበታለን ማለት ነው። ስለዚህ የዛሬ አመትን ትውስታ እያመጣን እያዋሳን እንጫወታለን። እንወያያለን ለምሳሌ ጓደኞቼ ጋር የዛሬ አመት እንደዚህ እንደዚህ አድርገናል። ወክ ሄደናል። የተለያየ መዝናኛ ቦታዎች ሄደን ተዝናንተናል። ጉብኝት ሄደናል። ብዙ ነገር አድርገናል አንበናል ይሄን ይሄን እያስታወስን በዛሬ የሚለውን ቃን ቃል እየተጠቀምን ብዙ ጊዜ እናስታውስልበታለን ማለት ነው። ስለዚህ ዛሬ ጤና እንዴት ነው? አሁን ለምሳሌ ታሞ የዋለውን ሰውዬ ጤናህ እንዴት ነው? ዛሬ ጤናህ ታሽሎሃል ጤናህ እንዴት እንዴት ይገኛል? ያና እንጠይቀዋለን ማለት ስለ ጤንነቱ ስለዚህ በጣም አሪፍ ካልነው በጣም ብዙ ጥቅም ምሰጥ ቃል ነው ማለት ነው

ገራ ይላል ገራ ስንል ለምሳሌ ሁለት እጅ አለን የሰው ልጅ ሁለት እጅ አለው ስለዚህ ቀኝና ግራ ይባላል ማለት ነው። ስለዚህ ግራ ስንል ግራ እጃችንን ማለት ነው ስለዚህ ግራ እጃችን ስንል አብዛኛው ጊዜ ግራኝ ሰው አለ የግራኝ ሰው እንዴውስ በጣም ሀይለኛ የሚባለው ነው። ምክንያቱም በእግራኝ ከተመታ አብሮ የሚመጣ አካል አለ ተብሎ ስለሚታሰብ አብዛኛው ጊዜ በግራ እጅ እንዳይመቱ ተጠንቀቁ ይባላል ማለት ነው። እኛ አካባቢ ምክንያቱም ግራ እጅ ላይ ሌላ ችግር ስለሚያመጣ ማለት ነው። ስለዚህ ግራ እጅ በጣም ክፉ እጅ ነው ሁሉም ሰው የሚፈራው እጅ ነው። ምክንያቱም ግራ እጅ ስንመታ ሌላ አብሮ ተጨማሪ የሚመታ ነገር ስላለ ግራ እጅ በጣም መጥፎ ነው ማለት ነው። ግራ እጅ ስንል ለምሳሌ ግራ እግርም አለ ማለት ነው። በሌላ አካባቢ እግራ እግር አሁን ለምሳሌ ኳስ የሚጫወቱ ሰዎች ግራኝ የሆኑ ሰዎች በጣም ሀይለኞች ናቸው ይባላል። ምክንያቱም ኳስ እንደፈለጉ ይመታሉ በፈለጉት በእግር መምታት ይችላሉ ማለት ነው። ስለዚህ ግራ እጅ እና ግራ እግር ያለው ሰው ከባድ ነው ሀይለኛው ነው ይባላል ማለት ነው

ተቀበል ይላል መቀበል ማለት ለምሳሌ የሆነ ሰጭ ካለ እኛ ደግሞ ተቀባይ ስንሆን ለምሳሌ ተቀበል የሚል ቃል በጣም ከባድ እና በጣም በጣም ከባድ ነገር ነው። ምክንያቱም ብዙ ነገሮች ሳንፈልግ በሃይል የሚያስገድዱን ሰዎች አሉ ማለት ነው። ለምሳሌ መንግስት የተለያዩ ፖሊሲዎችን ቢያወጣ ለምሳሌ ማህበረሰቡን ሳይፈልግ በግድ እንዲቀበል ያደርጋል ያስገድዳል ማለት ነው። ስለዚህ ተቀባል የሚለው ቃል በብዙ ጊዜ በማህበራዊ ኑሮ ላይ ቤተ እምነቶች ላይ እና የተለያዩ ጓደኞች ላይ እንሰማለን እንቀበለዋለን ማለት ነው። ለምሳሌ ተቀበሉ ሲባል እምነትን ሰው ሳያምንበት ዝም ብሎ እንዲቀበሉ። ለምሳሌ ማህበረሰብ ላይ ብናይ ለምሳሌ ትንሽ ማህበረሰብ አለን በል የተወሰነ ብዙሃኑ ደሞ አለ ብዙሃኑ የሚቀበለውን እምነት እነዛ ሳይፈልጉ እንዲቀበሉ ያደርጓቸዋል ማለት ነው። ይሄ ተቀበል የሚል ቃል በጣም ክፉና በጣም የሚያስጠላ ነገር ነው ማለት ነው። ስለዚህ እንደዚህ አይነት እንትን ሳንገባ ሁላችንም የራሳችንም ነጥብ ይኖራልና ሁላችንም እንትን ብንሆን የተሻለ ነው ማለት ነው። ስለዚህ ተቀበል የሚል እምነት በጣም የሚያስጠላና በጣም አጉላጉል የሆነ ቃል ነው ማለት ነው። ስለዚህ ማህበረሰብ ውስጥ በጣም ብዙ ችግር እየፈጠረ ያለ ነው ማለት ነው።

ስካል ይላል ስካል የምንለው ቃል ብዙ ጊዜ የምንጠቀመው በብዙ ቦታ እንድጠቀመዋለን ማለት ነው። ስለዚህ ስቃል ማለት ለምሳሌ ጓደኞቻችን ጋር እንደ ካልድ ስቃል ምግብህን ስቃል ማለት ቀድመህ ብላ እንደ ማለት ነው ማለት ነው። ሌላኛው ደግሞ አብዛኛው ጊዜ በታሪክ አንፃር ብናየው ሮማን ጊዜ ወይም የድሮ መንግስታት የተለያዩ በመስቀል የተለያዩ እንትኖችን ሲቀጡ ነበር ማለት ነው። ሰዎችን የቶራ አገበዞችን ምናምን ማለት ነው። ምክንያቱም ይሄን ሲያደርጉት የነበረ ለምንድነው ስልጣናቸውን ጊዜ ለመስረዘም የተለያየች ችግር ምያነሱ ሰዎችን እየቀጡ በህይወት እየቀጡ ነበረ ማለት ነው። ስለዚህ ይሄ ደግሞ መቅረት ያለበት ዛሬ አስተሳሰባችን ሁላ እንደዛ እንዳናስብ የሚያደርገን ብዙ ነገር አለ። ማለትም ምክንያቱም በታሪክ አንፃር ብናየው አሁን ለምሳሌ ብዙ ሰዎች እንዲህ አይነት ስራ ይሰሩ ነበር ድሮድሮ አሁን ግን ሁሉም ሰው ዘመናዊ ሆኖ እንዲህ አይነት ስራ አይሰራም ማለት ነው። ስለዚህ ሁሉም ሰው ይሄን ስቀል የሚለውን ቃል ቢተውና ሌላ ቢጠቀም አሪፍ ነው ማለት ነው። ስቀል ማለት አሰቃየው አሰቃይተህ አስቸግረው እንደዛ እንደዛ ነገር ስለሆነ ሁሉም ሰው ይህ አይነት ስራ ቢቀርና ሁሉም ሰው ጥሩ አይነት ስነምግባር ያለው ዜጋ ቢሆን የተሻለ ነው ብዬ በእኔ እምነት አስባለሁ ማለት ነው። ለምሳሌ የቀለድን ጓደኞቻችን ጋር አንተ ሰቃይ ነህ እንላለን ማለት ነው ሰቃይ ነህ ማለት ለምሳሌ ምግብ ከሆነ

መናገር ይላል በጣም ምርጥ ጥያቄ ነው መናገር ስንል አብዛኛውን ጊዜ። ብዙ ንግግሮችን እናደርጋለን ለምሳሌ። አሁን እየሰራሁ እያለው ስሊንኮ ቮይስ ሪከርድ ላይ። ብዙ ነገሮችን እንናገራለን ለምሳሌ። ጥሩ ንግግር እንዲኖረን ድምፃችንን ረጋ አድርገን እናወራለን ስነ ስርዓት ያለውን ድምጽ እናወጣለን ማለት ነው። ምክንያቱም ይሄ የንግግራችን አንዱ የራሱ የሆነ ህግና መማሪያ ስላለው ሁሉም ሰው ሲናገር። መጀመሪያ አፉን በከፈተበት ቋንቋ መናገር ጥሩ ነው። ምክንያቱም ሁሉም ሰው የራሱ የሆነ አፉን የከፈተበት ቋንቋ ስላለው በሱ ቢናገር መልካም ነው ተብሎ ይታሰባል ማለት ነው። ስለዚህ ሁሉም ሰው በአፍ መፍቻው ቋንቋ ቢናገርና ይሄን ብንተገባበር አሪፍ ነው። ስለዚህ መናገር በሁለት እንከፍለዋለን። ክፉ ነገር መናገር እና በጎ ነገር መናገር ክፉ ነገር መናገር ማለት ሰውን የሚያስቀይመውን ንግግር ማድረግ ማለት ነው። ስለዚህ ሁሉም ሰው ከዚህ አይነት ድርጊት መቆጣብ አለበት ብዬ አስባለሁ። ምክንያቱም ሰውን የሚያስቀይመዉን ንግግር ማንም ሰው ቢሆን መናገር የለበትም። ምክንያቱም የተለያዩ ሰዎች ክፉ ነገር ይናገራሉ ይሄ ክፉ ነገር ደግሞ ከሰዎች ላይ ሲደርስ ጥሩ አይደለም መልካም አይደለም። ስለዚህ ሁሉም ሰው ጥሩ ነገር ቢናገር አሪፍ ነው። ያው መጥፎ ማለት ሰውን የሚያስቀይም ለምሳሌ የአንድን ሰው ማንነት ላይ አተኩሮ መናገር መስደብ የዛን ሰው ማንቋሸሽ ማለት ነው። ስለዚህ ጥሩ ንግግር የምንለው ግን ክፉም ነገር በሆዱ ቢኖር ችሎ መልካምን ነገር ለሰው ማቅረብ ማለት ነው። ለምሳሌ መናገር መናገርን ደግሞ በሌላ በኩል ብናየው ለምሳሌ ህዝብ በተለይ ስብሰባ ላይ መናገር። ይሄ ጥሩ ንግግር ያለው ሰው ምንም ሰውን የማይፈራ ንግግርን ከሰው መሃል የሚናገር በጣም ጥሩ አለ። ምክንያቱም ሰውን እንደምንም አያይ በቃ የሄደበትን ሀሳብ ብቻ የሚናገር መልካም ሰው መልካም ስብእና ያለው ሰው አለ። ይሄ ንግግር በጣም አስፈላጊ ነው በጣም ጥሩ ነው ምክንያቱም ሰው እንዴት መናገር እንዳለበት ያውቃል። ስለዚህ ይሄን ንግግር ከህዝብ ከተሰበሰበበት ተዘጋጅቶ አጥንቶ ይናገራል ማለት ነው። ሌላኛው ደግሞ የተለያዩ ቤተ እምነቶች ላይ አስተማሪዎቻችን የተለያዩ ንግግር ያደርጋሉ ወይም ትምህርት ያስተምራሉ። ትምህርት ማስተማርም አንድ ንግግር ስለሆነ ሁሉም ሰው ይሄንን እንደቀላል ማየት የለበትም ማለት ነው። ምክንያቱም ሁሉም ሰው የሚናገር ጥሩ ጥሩ ሀሳብ ስለሆነ ሁሉም ሰው ቢናገር መልካም ቢናገር መልካም ቢሰራ ጥሩ ነገር ነው ብዬ እንደኔ አስባለሁ ማለት ነው

ላይ ይላል ኋላ ማለት ወደኋላ ማዞር ወደኋላ መሄድ። ወደኋላ ታሪክ ለምሳሌ ብንል ታሪክ ማለት የኋላ ከለሌ የፊቱ የለም ብሎ የሚያስብ የትምህርት ዘርፍ ነው። ለምሳሌ ታሪክ ብናይ የኋለኛው ታሪክ እንላለን ታሪክን ስናጠና ለምሳሌ የድሮ ዘመን መካከለኛው ዘመን እና ያሆኑ ዘመን እያልን ነው። አብዛኛው ጊዜ ታሪክ መናጠና ኋላ ስንል ከኋላ ያለው ነገር አለ። ለምሳሌ አገሪቷ ስትመሰረት የነበሩ ሰዎች አሉ። የኑሯት አኗኗራ አለ። የሰዎች የነበሩት ሰዎች የተለያዩ ለውጦችን ታያለህ እዚህ ምክንያቱም ከዛ የመጡት ባለፈው የመጡ ናቸው። እነዚህ ስለዚህ እነዚህ ለውጦች ከሰው ልጆች የተሻለው ለወደፊት የምንኖርባቸው ዘዴዎች አሁን ያሉት ማለት ነው። ስለዚህ እነዚህ ለውጦች በተለይ በተለይ የሰው ልጅን ኖሮ እንዲኖር የሚፈቅዱ ናቸው። ምክንያቱም ኋላ ስንል ለምሳሌ ሰዓትም ልንገልጽላቸው እንችላለን። ለምሳሌ አሁን እንስራ ብለን ኋላ እንስራ እንላለን ምክንያቱም አሁን የምንሰራውን ስራ ለኋላ ማስቀመጥ ይሄ ተገቢ ያልሆነ በዓል ነው። ለምሳሌ ስራን ለኋላ ማስቀመጥ በጣም ስንፍናን ያስተምራል ማለት ነው። ስለዚህ ሁሉም ሰው የኋላ ያሁን ሳይል ስራውን በጊዜያንና ባግባቡ ቢሰራ መልካም ነው። ስለዚህ ኋላ ስንል አሁን ለምሳሌ አካሌ እኮ ኋላከር ነው እንላለን ኋላከር ነው። ማለት ስልጣኔ ያልገባው ያላወጀ ምናምን ማለት ነው። ስለዚህ ኋላቀር ነው እቺ ሀገር እኮ ኋላቀር ነች። ስንል ለምሳሌ ኢትዮጵያ ኋላቀር ነች ስንል ለምሳሌ ሌላ አገራት ጋር እያወዳደርን ነው። ለምሳሌ ሌላው ውጭ አገራት ጋር ስናወዳድር በተለያዩ ነገር በሰላም ሊሆን ይችላል። ለአገሪቱ እድገት ሊሆን ይችላል። የተለያዩ ቴክኖሎጂ መጠቀም ሊሆን ይችላል። አዳዲስ ግኝቶችን ሊሆን ይችላል ስለዚህ እነዚህ እነዚህ አወዳድረን ኋላቀር ናት ኋላ ነው ምናምን እንላለን ማለት ነው።

ግብር ይላል ግብር ማለት አንድ የብዙ ግብሮች አሉ ለምሳሌ የስራ ማለት መንግስት የሚሰበሰቡ ግብር አለ። ግብር ስንል ደግሞ ለአንድ ሰው ለአንድ ሰው ምግብ መስጠትም ገበረ ልንል እንችላለን። ግብር ግን አብዛኛው ጊዜ የምንጠቀመው መንግስት ጋር የተያያዘ ግብር ብር የሚሰባስብበት ማለት ነው። ለምሳሌ ግብር ከምን ከምን ይሰበሰባል እያአንዳንዱ ስራ ላይ ይሰበሰባል ማለት ነው። ምክንያቱም የሆነ መንግስት የሆነ ታማን አለው ካዚ ያክል ገቢ የሚያገኝ ሁሉም ሀገሪቱ ዜጋ ግብር መክፈል አለበት ይላል ለምሳሌ ግብር መክፈል ያለበት ምን አይነት ሰው ነው? ደሞዙ እሄን ያክል ያለው ይላል ለምሳሌ እያንዳንዱ ስራ አስተማሪም ብንወስድ አሁን ለእያንዳንዱ በሚያስተምር የሚያገኘው ላይ ወራዊ ደሞዝ ላይ የአንዳንዱን ግብር ይጣልበታል ማለት ነው። ስለዚህ ሌላ መንግስት ሰራተኛ ላይ ለምሳሌ ሀኪሞች ላይ የተለያየ መንግስት ሰራተኛውን ባንክ ሚሰሮት ላይ ዳኞች ላይ እነዚህ እነዚህ ላይ ግብር ይታጣላል ማለት ነው። ግብር ዋናው ጥቅሙ ምንድነው? ተሰብስቦ እያንዳንዱ መንግስት ደሞዝ የሚከፍልባቸው ብሮች የሚመጡ ሌላ መሰራተ ልማት የሚሰራባቸውን መንገዶችን ውሃ እና መብረት ሀይል ምናምን መንግስት የሚሰራው ከእነዚህ ከእነዚህ ስራ ግብረ ሰብስቦ ነው ማለት ነው። ከቃን ሰራተኛ የተለያዩ ስራዎችን የሚሳሩ ወጣቶች ላይ ለምሳሌ ከትንሽ እስከ ከፍተኛ ስራ የሚሰሩ ለምሳሌ ነገዴዎች ጋር በጣም ይጣላል የአንዳንዱ ቤት ላይም ለምሳሌ ግብር ይታላለ የተለያዩ ቦታዎች ላይ ግብር በመጣል ገንዘብ በመሰብሰብ ይሄን ገንዘብ ደግሞ የተለያዩ ልማቶች ላይ ያውላል ማለት ነው። ለምሳሌ አረንጓዴ አሻራ ስንተክል እያንዳንዱ ሰው የራሱ የሆነ እንትን አስተዋፅኦ ያደርጋል ስለዚህ ሁሉም ዜጋ እዚህም ግብር ላይም የራሱ የሆነ አስተዋፅኦ ያደርጋሉ ማለት ምክንያቱም ይሄ ዜጋ ግብር ላይ የተለያዩ ግብር እንዲሰባሰብ አድርጎ ገንዘብ ያዋታል ማለት ነው

መተኛት ይላል መተኛት ያው ብዙ መተኛቶዎች አሉ። ሰው ብዙ ጊዜ በብዙ ምክንያቶች ይተኛል። ለምሳሌ ታሞ ሊተኛ ይችላል። ለእረፍት ከስራ ሊተኛ ይችላል። እና ብዙ ጊዜ እንተኛለን ማለት ነው። ስንተኛ ለምሳሌ ታመን ብንተኛ አሁን ከስራ ቀርተን ከተለያዩ ቦታ አንተ ልንተኛ እንችላለን ሆስፒታሎች ላይ ቤቶች ላይ፣ ሀኪም ቤቶች ላይ እና የተለያዩ ቦታዎች ላይ ታማን ልንተኛ እንችላለን። ይሄ ደግሞ በጣም ከባድ ነገር ነው። ስለዚህ ሁሉም ዜጋ ታሞ ከሚተኛ በእረፍት ቢተኛ ይሻላል ማለት ነው። እረፍት ስንል ለምሳሌ ስራ ውለን ስራ ደክመን ውለን ልንተኛ እንችላለን። እረፍት ሰአታችንን ምሳ ሰአታችንን ተጠቅመን። ለምሳሌ አንድ ቀን ውስጥ ሃያ አራት ሰዓት አለ። ከሃያ አራት ሰዓቱ አስራ ሁለት ሰዓት እረፍት ነው። ዘጠኝ ሰዓት ያክል ነው ስራ የምንውል እኛ ማደግ ላይ ያሉት ሀገራት በተለይ። ስለዚህ ከዚህ ደግሞ ሃያ አራት ሰዓት ውስጥ ከአምስት ሰዓት እስከ ስድስት ሰዓት ዘጠኝ ሰዓት ባለው መልኩ ሰው ሁላ ይተኛል ማለት ነው። ለእረፍት ለምሳሌ ሌሊት የምንለውን ቀን እኛ አብዛኛው ሰው ተኝቶ ነው የሚያሳልፈው ማለት ነው። ምክንያቱም እንቅልፍም አንድ ጤናማ ስለሚያደርግ። ለምሳሌ አሁን አሁን የሚወጡ ጥናቶች ብዙ የሚተኙ ሰዎች ጉልበት አላቸው። ጤና አላቸው። አላቸው ይታሰባል እና አብዛኛው ሰው ይተኛል። ይሄ መተኛታችን ደግሞ በጣም ጠቃሚ ነው። ምክንያቱም የእረፍት አካል ስለሆነ ሁሉም ሰው ተኝቶ ቢነሳና ቢሰራ ለስራውም አሪፍ ይሆንለታል ማለት ነው። ስለዚህ ሁለት አይነት መተኛት አለ ብለን ቅድም እንዳብራራነው ይኸው የሰለማዊ መተኛት ይኸው እረፍት ለማድረግ፣ ራሳችንን ዘና ለማድረግ እንተኛለን ማለት ነው። ለምሳሌ አብዛኛው እኔ የለመድኩት አምስት ሰዓት እተኛለሁ አስራ አንድ ሰዓት እነሳለሁ ማለት ነው። ምክንያቱም ቀድሜ የምተኛው ቀድሜ ለመነሳት ስለሆነ ምክንያቱም አስራ አንድ ሰዓት በኋላ ተነስቼ የተለያዩ ስራዎችን እሰራለሁ። ለምሳሌ ለምሳሌ አካለ ብቃት እንቅስቃሴ ስለማደርግ፣ የተለያዩ ቦታዎችን 'ወክ' ስለማደርግ ቤት ላይ ቁርስ ስለምሰራ ራሴን ስለምንከባከብ ጠዋት ተነስቼ ቀደም ብዬ እነሳለሁ ማለት ነው። ስለዚህ መተኛት በጣም ጥሩ ነው። በጣም ጤናኛ ያደርጋል ሁሉም ሰው ቢተኛ እና እረፍት ቢያደርግ መልካም ነው ብዬ አስባለሁ።

ደንበኛ ይላል ደንበኛ ስንል ብዙ ደንበኛ አለን ለምሳሌ የስራ ደንበኛ ብዙ ሌላ ስራ የምንሰራበት ደንበኛ ለምሳሌ ሱቅ የሚሰራ ሰው የእያንዳንዱ ሰው ደንበኛ አለው ማለት ነው። ደንበኛ ስንል እኛም ዋጋ ቀንሰን ምንሸጥለት። በዱቤ በምንሸጥለት እሱ ደግሞ ወደ ሌላ ደንበኛ የማይሄድበት ወደ እኛ ብቻ የሚመጣ ማለት ነው ሁል ጊዜ ከእኛ ብቻ የሚገዛ የሆነው የሚገዛውን ነገር ሁሉ ከእኛ ብቻ መጥቶ የሚገዛ ሰው ደንበኛ ይባላል ማለት ነው። ይሄ ደንበኛ ሁል ጊዜ እኛን ምርጫ አድርጎ አንደኛ ምርጫ አድርጎ ከእኛ ውጪ ሌላ ማይሄድ ማለት ነው። ስለዚህ ይሄን ደንበኛ ምን እንለዋለን ደንበኛ ክቡር ነው እንላለን ምክንያቱም ሁሉም ሰው ቀድሞ ብዙ ደንበኞች ቢኖር ለምሳሌ በጣም ለሚቀርበው በጣም የሚያከብረው ደንበኛ ካለ የሆነ ነገርም አስቀምጦ ለዛ ይሸጥለታል ማለት ነው። ምክንያቱም ይሄ ጥሩ ባይሆንም ምክንያቱም ደንበኝነት እንዲቋረጥ ስለማይፈልግ አብዛኛው ጊዜ እንዲህ አይነት ስራ ይሰጣቸዋል ማለት ነው። ይሄ ስራ ጥሩ ነው እያልኩ አይደለም ግን አስፈላጊ ነው ብዬ አምናለሁ ጥሩ ደንበኝነት ለጥሩ ጊዜ ለጥሩ ስራ ለመስራት አሪፍ ነው። ደንበኛ ለምሳሌ ለሱቅ ብቻ መውሰድ የለብንም የተለያዩ ንግድ ስራ ላይ ተሰማርቶ የሚገኙ ሰዎች ደንበኛ ያስፈልጋቸዋል ማለት ነው። ሁልጊዜም ይሄን ለምሳሌ ቡና የሚያፈሉ ሰዎች ቡና የሚያሸጡ ሰዎች ብዙ ደንበኞች ይኖራቸዋል ምክንያቱም ደንበኛ እንዲኖረን የሚያደርገን አንዱ ስነምግባር ነው ሁለተኛ ደግሞ የምናስተናግድበት መንገድ ነው። ሶስተኛ ደግሞ በባህሪያችን ሰው ጸብየውን ሰዎች አሉ ለምሳሌ ጸባያችን ሊሆን ይችላል ሰው አክብሮታችን ሊሆን ይችላል ስለዚህ እንዲህ እንዲህ አይነት ሰዎች በተፈጥሮ ያለን አለን ማለት ነው

ኢንቨስትመንት ይላል ኢንቨስትመንት ማለት ትልቅ አለማችን ላይ አሁን የምንጠቀመው ቃል ነው ማለት ነው ስለዚህ ኢንቨስትመንት ስንል የሆነ ኢንቨስት የምናደርገው ነገር አለ የምናገኘው ወይም የምናጣው ነገር ሊኖር ይችላል ለምሳሌ ብራችንን ኢንቨስት አደረግን ማለት የተለያዩ ስራዎችን ለሰው እንፈጥራለን ማለት ነው ለምሳሌ ምን አይነት ኢንቨስትመንት አለ መሰላችሁ፣ የተለያዩ ስራዎችን ለምሳሌ መፍጠር ለምሳሌ ውሃ ላይ ኢንቨስት ብናደርገው ይሄ ውሃ ፋብሪካ አቋቁማን ለዛ አካባቢ ንጹህ ውሃ እናቀርባለን፣ ለዛ አካባቢ ወጣቶች የሰራ እድል እንፈጥርላቸዋለን ማለት ነው። ከእኛ ብር ከማግኘት ትርፍ ከማግኘት አንፃር ብቻ ሳይሆን እዛ አካባቢ የሚፈጥረውን ጥቅም ማየት እንችላለን። ለምሳሌ ኢንቨስት በምናደርግበት ወቅት ውሃ ላይ አሁን ኢንቨስት ብናደርግ እዛ ውሃ ተጠቃሚ ህዝብ አለ እሱ ንጹህ ውሃ ያገኛል እዛ አካባቢ ደግሞ ስራ አጥ የነበረው ወጣት ስራ ያገኛል ብር ያገኛል ማለት ነው፣ ስለዚህ ሁለት አይነት ጥቅም እናገኛለን አንድ ራሳችን እንጠቀማለን ሁለተኛ ደግሞ አካባቢ ያለውን ማህበረሰብ እንጠቅማለን። ኢንቨስትመንት ስንል ያው ኢንቨስትመንት የምናደርገው ጉልበታችንን፣ ብራችንን፣ እውቀታችንን ነው ማለት ነው ስለዚህ ይሄ ለሀገሪቱ ይጠቅማል፣ ለዛው አካባቢ ላለው ህዝብም ይጠቅማል፣ ስለዚህ ለሀገሪቱ እንድታድግ አንድ እንትን አንድ እርምጃ መራመድ ነው ማለት ነው። ኢንቨስትመንት በሁሉ በኩል ቢደረግ ሀገሪቱ እንድታድግ ያደርጋል ማለት ነው። ኢንቨስትመንት ሁልጊዜም የሚመከረው ጥሩ ድርጊት ነው የሁላችን ስለዚህ ይሄ ኢንቨስትመንታችን ለሁሉም ቢሆን ጥሩ ነው መልካም ነው ብዬ አስባለሁ ማለት ነው። ሁሉም ሰው ኢንቨስትመንት ቢያደርግ እኔን ጨምሮ የተለያዩ በብዙ ብቻ አይደለም የሚጀምረው ኢንቨስትመንት በትንሽ ሊጀመር ይችላል፣ ለው በእውቀት ብቻ ሊጀመር ይችላል፣ ኢንቨስትመንትን በብዙ ሰዎች መካከል ሊደረግ ይችላል ለምሳሌ ኢንቨስትመንት ከሁለት ከዛም በላይ ሰዎች ተደራጅተው ኢንቨስት ማድረግ ይላሉ፣ ለምሳሌ ገጠራማ አካባቢ ወጣቶች ተሰብስበው የተለያዩ እንተን ወይ ግብርና ስራዎችን ይሰራሉ፣ ውሃ ገብ ለምሳሌ ውሃ ገብ በመስኖ በማልማት ራሳቸውን፣ ጉልበታቸውን ኢንቨስት ያደርጋሉ፤ እውቀታቸውን ኢንቨስት ያደርጋሉ፣ ደግሞ ከዛ ደግሞ ለአካባቢው ማህበረሰብ ይደርሱላቸዋል ማለት ነው። ምግብ ምርት የተለያዩ ፍራፍሬዎችን እንደዚህ ኢንቨስት አድርገው አምጥተው ለገበያ ያቀርባሉ ማለት ነው። ይሄ ትልቅ ኢንቨስትመንት ነው ከሀገራችን አንፃር ብናየው ይሄ በጣም ትልቅና ትልቅ ኢንቨስትመንት ነው ማለት ነው።

ደህና ነኝ ይላል ሁለት ካልነው ደህናና ነኝ የሚለው። ስለዚህ ደህና ነኝ ማለት። ደህንነታችንን የምንገልጽበት ቃል ሲሆን ይሄ ቃል ደግሞ አብዛኛው ጊዜ ሰው ሲጠይቀኝ ዳና ነኝ በጎ ነኝ እያልነ የምንመልስላቸው ቃል ነው ማለት ነው። ስለዚህ ይሄ ቃል የሚጠቅመው አብዛኛው ጊዜ ደህንነታችንን ለመግለጽ ነው ማለት ነው። ምክንያቱም ሰው ደህና አደሩ ከሆነ ደህና ነኝ እግዚአብሔር ይመስገን እንላለን ማለት ነው። ስለዚህ ይሄ የምስጋና ቃል ነው ይሄ ሰላምታ ቃል ነው። ስለዚህ ሁሉም ሰው እለት እለት ኑሯችን ላይ የምንጠቀመው ነው ማለት ነው። ለምሳሌ ቤተሰብ አባላት ውስጥ ይህን ቃል እንጠቀማለን ሌላ ጎረቤታችንን እንጠይቅበታለን ሀገሮች ያሉትን ዘመዶቻችን ወዳጆቻችንን እንጠይቅበታለን። ስለዚህ ለዚህ ቃል ሁሉም ሰው መልካም ነገር አለው መልካም ስብእና ያለው ሰው ሁሉ። ደህና አደርክ ደህና አደርሽ እንዴት ነሽ ደህና ነኝ እያሉ ደህና ነኝ ደህና ነኝ እያሉ ይገልጻሉ ሰዎች ማለት ነው። ቴን እናታቸውን ምስጋናቸውን የሚያቀርቡበት ደህና በመሆኔ ፈጣሪ ይመስገን እያሉ የሚገልጹበት ቃል ስለሆነ ሁሉም ሰው ይሄን ቃል ቢጠቀመውና ሁሉም ሰው ዜጋ ቢያገለግለን አሪፍ ነው። ምክንያቱም ይሄ ቃል ማለት ለእኛ በጣም ከገንዘብ ከጉልበት ሁሉም የሚጠቅመን ነው ማለት ነው። ቀዳሚም መሆኔ ተግባሬም መሆኔ ያለበት ደህንነታችንን መጠበቅ ስለሆነ ደህና ነኝ እግዚአብሔር ይመስገን አእያልን ደህንነታችንን ሁልጊዜም ማስቀደም እንዳለብን ይሰማኛል ማለት ነው። ስለዚህ ደህና ነኝ የሚለው ቃል አብዛኛው ጊዜ የምንጠቀመው በጣም ጥሩ ስነምግባር ያለን ጥሩ ኑሮ የምንኖር ሰዎች ስለሆነ። ሁሉም ሰው ደህና ነኝ እግዚአብሔር ይመስገን እያለ ቀን ለቀን ቢገልጽና ጥሩ ነገር ቢያወራ መልካም ነው ብዬ አስባለሁ

አባት ይላል አባት ብዙ ሰዎችን ለእንስሳትም እንጠቀማለን ማለት ነው። አባት ማለት እናት እንዳለ ሁሉ አባት አለ ማለት ነው። አባት ስንል የቤታችን አባዋራ የቤታችን አለቃ። ቤት ላይ ሁሉን ነገር የሚያስብ የሚያከናውን እንደ ትልቅ ዛፍ ዛፍ ለምሳሌ ትንንሽ ቅርጫፎች አሉ ግን ትልቅ ግንድና ትልቅ ራስ አለ ማለት ነው ሁሉን አቅፎ የሚይዝ። አባትም እንደዛ ነው ቤተሰብ አባላትን ሁሉ አቅፎ እሚይዝ። ለሁሉ ታታራ ሁሉ ቅድሚያ ሁሉን ነገር የሚያደርግ ማለት ነው ቤታችን ላይ ሁሉን ነገር የሚወስን። ልጆች ለምሳሌ ትምህርት ቤት መንግስት ትምህርት ቤት የሚማሩ ከሆነ ግል ትምህርት ቤት እንዲማሩ የተለያዩ ልብሶችን የሚያለብስ። የተለያዩ ስራዎችን ቤት ላይ በቃ ከባባድ ውሳኔዎችን የሚወስን አባት ነው ማለት ነው። ለምሳሌ ቤት ሲሰራ የበላይነት ቤት የሚያሰራ አባት ነው። አባት ሲኖር ሁሉም ነገር አለ አባት ማለት ለሁሉም ሰው በቃ ይገባናል ማለት ነው። አባት ከተባለ ለዛ ቤት አባዋራ ታታሪው ቤት ራሱ ሲጠራ የማን ቤት ነው የሚባል ለምሳሌ። አባት ስንል ጾታውን ለምሳሌ ብናይ ወንድም ሊሆን ይችላል ሌላ ወይም ሌላ ሁለቱም ጾታዎች ሊይዝ ይችላል። ስለዚህ ይሄ አባት በጣም ጥሩ የሆነ አባት ነው። ስለዚህ ለዚህ አባት ክብር ምስጋና እናክብርለታለን ለምሳሌ የአባቶች ቀን ይባላል ማለት የአባቶቻችን ድክመት ለመሳደግ የፈጀቱን ችግር ውላታ የምናስታውስበት ቀን ነው ማለት ነው። የአባቶች ቀን ስንል ለምሳሌ ይሄን ቀን ስናከብር አባቶቻችንን የለፉትን ለኛን ለማሳደግ ሲሉ የወደቁትን የወረዱትን እያሰብን የምናከብረው ቀን ነው ማለት ነው። ስለዚህ ሁሉም ሰው አባቱን የሚወድ ሰው ሁሉ የአባቶችን ቀን ማክበር እንዳለበት ይሰማኛል ማለት ነው። አባቶች ቀን ስን ለምሳሌ ብዙ ቀኖች አሉ እነዛን በማሰብ ማክበር ማለት ነው

ደቂቃ እንላለን ደቂቃ ማለት ያው ሰዓት አለ ደቂቃ አለ ደቂቃ ላይ ደግሞ ትንሽ ዝቅ አድርገን ማየት እንችላለን። ደቂቃ ያው እንዳንዱ ሰዓት አንድ ሰዓት ለምሳሌ ስልሳ ደቂቃ እንዳለው ሆኖ ይሄን ይሄን ደቂቃ መቁጠር ማለት ነው። ምክንያቱም ደቂቃ በደቂቃ ድረስ ካልን በፍጥነት ና እንደማለት ነው። ስለዚህ አለም ላይ ሰዓት የፈጠሩ ሰዎች በጣም እጅግ አድናቂ ናቸው። ማለት ዘመናዊ ሰዓት አሁን እጅ ላይ የሚደረጉ ሰአቶች አሉ። ምክንያቱም እነዚህ ደቂቃ አላቸው ማለት ነው። ደቂቃ በቁጥር የሚገለጽ ነው ለምሳሌ ስልሳ ደቂቃ ብንል አንድ ሰዓት ማለት ነው። መቶ ሃያ ደቂቃ ብንል ደግሞ ሁለት ሰዓት ማለት ነው። አንዳንዱ ሰዓት እንዳለ ሆኖ እንዳንዷን ሰዓት ደግሞ በደቂቃ መግለጽ እንችላለን ማለት ነው። በደቂቃ ና ማለት የሚጠቅመው ለምንድነው? ለምሳሌ በሰአት ና ብትለው ሰዓትን ጠብቆ ሊመጣ ይችላል። ምክንያቱም አንድ ሰዓት ነህ ብለው ሁለት ሰዓት ሊመጣ ይችላል። በደቂቃ ና ካልን ግን በፍጥነት ስለሆነው ሁሉም ሰው በዛች ደቂቃ ፈጥኖ ይደርስልናል ማለት ነው። ስለዚህ በደቂቃ ሲመጣ ቶሎ ስለሚመጣ በምንፈልገው ቦታ ደርሶልን የምንፈልገውን ነገር እናደርጋለን። ለምሳሌ እናከናውንበታለን። የሆነ የሆነ ስራዎችን ለምሳሌ ብናይ ምን እናደርግበታለን? ክንውኖችን እንፈጽምበታለን። እነዚህ ክንውኖቹ ለምሳሌ ምን ሊሆኑ ይችላሉ? የቤት ስራዎች ሊሆኑ ይችላሉ ቶሎ ለመስራት በደቂቃ ለመስራት ለምሳሌ አትሌቲክስ የሚሰራ ሰው በደቂቃዎች ፈጥኖ በሩጫ ማለት ነው። በንፋስ እንደ ንፋስ ይሮጣል እነዚህ ደቂቃን መጠቀም ማለት ነው። ስለዚህ እነዚህ ደቂቃዎቹ በጣም አስፈላጊ ናቸው። ሰው በደቂቃ መድረስ አለበት። በደቂቃ ሲደርስ አብዛኛው በፍጥነት ደርሶ የሚፈልገውን ስራ መስራት ይችላል መከናወን ይችላል ማለት ነው። ስለዚህ ሁሉም ሰው በደቂቃ መጠቀም ማድረግ አለበት

እንደምን ነህ ይላል እንደምን ነህ ማለት ያው እንዴት እንደዋልን ሰላምታችን ነው። ያው ሀገራችን በሀል አንፃር እንደምን ማለት በጣም አሪፍ ነው ምክንያቱም እርስ በእርሳችን መተያየት ልመዳችን ነው። ለምሳሌ ሲዳክም የዋለውን አንድ ሰው ብንጠይቀው ድካሙን ሊቀልልለት ይችላል። ባናግዘው እንኳን በሀሳባችን እንዴት ዋልክ እንዴት ነው ስራ እያልን ብንጠያየቅ አሪፍ ነው። ምክንያቱም ለምሳሌ የታመመውን ሰው በተለያዩ ቦታዎች ሀኪም ቤቶች እየሄድን መጠየቅ የተለመደ ነው። ምክንያቱም አሁን ለምሳሌ እሁድ እሁድ እኛ ሀገር ሰው እሁድን እረፍት ቀንን የሰው መጠየቂያ ነው። የሚያደርጋት ለምሳሌ ቤተሰቦችን ሄዶ ይጠይቃል የተመመውን ሰው ይጠይቃል። ጓደኛውን ይጠይቃል ስለዚህ እንደምን ነህ እንዴት ነው ጤና እንዴትስ ነው ኑሮ ይዞሃል እያለ ሁሉም ሰው ይጠይቃል ማለት ነው። ስለዚህ ይሄ ደግሞ መልካም ባህሪያችን ነው ወደፊትም ሊቀጥል የሚችል ነው። ሁሉም ሰው እንዲህ አይነት ስራ ቢያስከትል አሪፍ ነው ብዬ አስባለሁ። ምክንያቱም እንዲህ አይነት ስራዎች እንዲህ አይነት ባህሪዎቹ ባሳደግን ቁጥር አሪፍ ይሆናሉ ማለት ነው። ስለዚህ እንዲህ አይነት ስራዎችን ለወደፊት ማስቀጠል በጣም ጥሩና ጠካሚ የሆኑ ነገሮች ናቸው ማለት ነው። ስለዚህ እነዚህ ጠቃሚ የሆኑ ነገሮች ብናስከትላቸው ለእኛ መልካምን ስራ ይሰራሉ መልካምን ተግባር ያድርጉልናል ማለት ነው። ስለዚህ ሁሉም ሰው እንዲህ አይነት ሰላምታ ልውውጥ ቢያደርግ ለኛ መልካም ነው ለኛ ጥሩ ነው ማለት ነው። ሁሉም ዜጋ ሁሉም ሰው እንዲህ አይነት መልካምነትን ቢሰራ ጥሩ ያደርጋል ጥሩ ይሆናል ማለት ነው። ምክንያቱም ለምንድነው? እንዲህ አይነት መልከምነት የትም አይገኝም እንዲህ አይነት መልካምነት የትም አይኖርም ማለትም መልካምነት ለራስህ ነው ይባላል። ለምሳሌ መልካሙን ማድረግ መልካሙን ሰውን መጠየቅ የታመመውን መጠየቅ የታሰረውን ሄዶ መጠየቅ መልከምነት ነውና። ሰላም መባባሉ መልከምነት ነው

ማስተካከያ ይላል ብዙ አይነት ማስተካከያዎች አሉ። ለምሳሌ ስልኮቻችን ላይ ብዙ አይነት የሴቲንግ ማስተካከያዎች አሉ። እነዚህን መስተካከያዎችን እኛ የተለማመድን ማስተካከል ጥሩ ነገር ነው። ምክንያቱም ቴክኖሎጂ ላይ አዲስ ነገር መማር እኛ ራሳችን ላይ የሚያጋጥሙን ችግሮችን እንድናስተካክል ነውና ሁሉም ሰው እነዚህ ማስተካከያዎችን ተምሮ ቢሰራ አሪፍ ነው። ለምሳሌ- ትምህርት ምንማረው እኛ ነገ ህይወታችን ላይ የሚገጥሙንን ችግሮቻችንን እንድናስተካክል ነው፤ እንድንሳራ ነው እንድንፈታ ነው። ለምሳሌ- እኛ ከማህበረሰብ ለየት ብለን ብዙ ትምህርቶችን የምንወስደው ለምንድነው ማህበረሰብ ውስጥ ውስብስብ የሆኑ ችግሮች አሉ። የእድገት ችግር ሊሆን ይችላል፥ የሰላም ችግር ሊሆን ይችላል፥ እነዚህን ችግሮችን በምቹ ሁኔታ ወይም በተማረው አንፃር፤ በተማርነው ትምህርት አንፃር በአስተሳሰባችን ልቀን ሄደን ማስተካከል አለብን ማለት ነው። ስለዚህ እነዚህ መስተካኪያዎቹ በህይወታችንም ይጠቅሙናል ሰውን መስተካከል ሰውን መርዳት ሰው መሆን ብቻን በቂ ነው ይላሉ አባቶቻችን ነው። ስለዚህ እነዚህ ማስተካከያ ማረም በጣም ለህይወታችን በጣም ተቃሚና ጥሩ ጎን ነው ብዬ አስባለሁ። መስተካከያ ማረም ማለት ለምሳሌ ህይወታችን ላይ ብዙ ነገሮቹ ሊከሰቱ ይችላሉ እነዚህ ብዙ ነገሮችን በማስተካከል ህይወታችን እንዲስተካከልና እንዲስተካከል ማድረግ እንችላለን ማለት ነው። መስተካከል ስንህን ለምሳሌ እነዚህ መስተካከያዎችን ከብዙ ቦታ ልናመጣቸው እንችላለን። ከሰው ሀገር ኮርዠን ማለት ከሌላ ሀገር ያየነውን እዚህ ሀገር አምጥተን በመስተካከል ማስተካከያዎችን መስራት መተግባር እንችላለን ማለት ነው። እነዚህ መስተካከያዎቹ ብዙ ሊሆን ይችላል መጀመሪያ እኛ ጋር መጀመር ሊኖርብን ይችላል። እነዚህ መስተካከያዎችን ማስተካከል ለኛ ህይወታችን በጣም ጠቃሚና ወሳኙ ክፍል ነው ማለት ነው።

እናት ይላል እናት አባት እህት ወንድም እነዚህ ተሰበስቦ ቤተሰብ ቤተሰብ ደግሞ ተሰበስቦ ቀበሌ ቀበሌ ደሞ ተሰብስቦ ክልል ክልል ደሞ ተሰብስቦ ሀገር ይሆናል ማለት ነው። ዋና መነሻ ማን ናት እናት ናት እናት ሁሉም ነገር ናት እናት ማለት ያው አሁን እንደተነገርኩት መጀመሪያ ላይ የምትገኝ ከቤተሰብ አባላት ላይ መጀመሪያ የምትገኝ እናት ናት ማለት ነው። እናት ስንል እናታችን ሁሉም ነገር ነች። ለእናቴ ብዬ ነው አሁን እኔ ሁሉን ነገር የምማረውም የምለፋውም ለእናቴ ነው እንጂ ለኔ የትኛው ህይወት ልኖር ነው ብዬ ነው ይላል። እናትህ ከምትከፋ ብዙ ሰው ችግሩን ተቋቁሞ ለእናት ሲባል ብዙ ነገር ያደርጋል ማለት ነው። ምክንያቱም እናታችን ማለት ለእኛ ልዩ ነች። እናት ማለት ለሁሉም ያው እንደ ሚታወቀው እናት ሲባል ሁሉ ሰው እንግዲህ ደካማውም ትንሹም ትልቁም ለእናት በጣም ሚራራ ለእናት ያለንን ፍቅር እናት ማለት በሌላ በኩል ሀገር ማለት ናት። ለምሳሌ ለሀገር ሁሉም መከላከያ ምኑ የሚዋደቅላት እናት ስለሆነች ነው። ስለዚህ ለእናት እናት ሀገር ሁሉም ሰው እዚህ ጋር አሁን ለምሳሌ ተምረን የምናገላግለው እናታችንን ነው ማለት ነው። እናታችን ስንል ደግሞ ሀገራችን ናት ሀገራችን እናታችን ናት ስለዚህ ሁሉም ሰው በዚህ መራ ሀገሪቷን እንዲያገለግል ይፈለጋል ማለት ነው። ስለዚህ ሀገርን አገለገለ ማለት ደግሞ እናትን አገለገለ እናትን አገለገለ ማለት ደግሞ ሀገርን አገለገለ ነው። በሚችለው በእውቀቱ በጉልበቱ በገንዘቡ መገልገል ይችላል ማለት ነው። ሁሉም ሰው የራሱን አገልግሎት ከራሱ ቤተሰብ ከቤተሰብ ሀገር ያለ ሁሉም ሰው በጉልበቱ በሚፈልገው ሁሉ መገልገል ይቻላል ማለት ነው። ስለዚህ ማገልገል ስንል

ደሞዝ ይላል ደሞዝ ያው ወሩን ጠብቀን የምናገኘው ከተለያየ ስራ ከተሰማራንበት ስራ የምናገኘው ብር ማለት ነው። ለምሳሌ እኛ ሀገር ደሞዝ አከፋፈል አንፃር ብናየው። ለምሳሌ እንደየስራው ይለያያል አብዛኛው መንግስት ሰራተኛ ከሆነ ግን የቀኑ መጨረሻ የወሩ መጨረሻ በሰላሳ በሃያ ስምንት በሃያ ዘጠኝ ይገባላቸዋል ማለት ነው። ሌላኛው ደግሞ ደሞዝ ስንል ለምሳሌ አንድ የቀን ሰራተኛ ዛሬ የሰራትን ተቀብሎ ደሞዝ አድርጎት ይሄዳል ማለት ነው። ደሞዝ ስንል ያው የቤተሰብ መተዳደሪያ መ ማህበራዊ ኑሮ መኗኗሪያ ብር ማለት ነው። ስለዚህ ደሞዝ ያለው ሰው እንግዲህ በትንሹም ቢቸጋገርም ይቺ ደሞዝ ስት ስትደርስ የተለያዩ የአቆጣጠብ ወይም የገንዘብ አጠቃቀም ሲስተም ተጠቅሞ ራሱን መምራት ይችላል ቤተሰቡን መምራት ይችላል ለወገን ደራሽ ይሆናል ማለት ነው። ደሞዝ ያለው ሰው እንግዲያውስ ከሌላ ኢትዮጵያዊ ይሻላል ተብሎ ይገመታል። ምክንያቱም እነዚህን ደሞዙቹን ተጠቅሞ ራሱን መምራት ይችላል ቤተሰቡን መምራት ይችላል ልጁን ማስተመር ይችላል። እና የተለያዩ ለራሱ እጁ ወደ አፍ የሚያደርግበትን ማግኘት ይችላል ደሞዝ ስንል ለምሳሌ ብር ስለሆነ ይሄ ብር ሲመጣ ለምሳሌ ዶርም ይከ ይከ ይከፍልበታል። ውሃ መብራት ሀይል ይከፍልበታል ብዙ የምያደርግበት ማለት ነው። ስለዚህ ትንሽ ደሞዝ ያለው ሰው አሁን አለም ላይ የተቸገረ የሚኖረው ትንሽ ደሞዝ የሚበላ ሰው ነው። በተዘዋዋሪ ሌላ አይነት ስራ የሌለው ደሞዝ ላይ ብቻ ተቀምጦ ደሞዟን ብቻ የሚጠብቅ ሰው በጣም ደሃ ነው አኗኗሩ በራሱ የከፋ ነው የሚሆነው። ስለዚህ አብዛኞቻችን መምህራን እና የመሳሰሉት ስራዎች አብዛኛው ጊዜ ደሞዝ በመጠ መጠበቅ ብቻ ነው አማራጫቸው። ሌላ ስራ ስለማይሰሩ አብዛኛውን ጊዜ ሲቸጋገሩ እናያለን ማለት ነው

አስቀምጥ ይላል አስቀምጥ ማለት ቁጭ አድርገው ማለት ነው። ለምሳሌ ይሄን ካል አብዛኛው ጊዜ ቤታችን ላይ እንጠቀመዋለን። ይሄን ካል ህፃናት ህፃናቶቻችን ላይ እንጠቀመዋለን። ለምሳሌ ህፃናቶች አስቀምጥ ብለን የተለያዩ ነገሮችን እንዲያስቀምጡ እናደርጋችኋለን። እነዚህ አስቀምጥ ማለት ለምሳሌ አስቀምጥ ስንል የተለያዩ ነገሮችን ይዘው ከሆነ እንዲያስቀምጡና። እንዳያበላሹት እንዳይሰበርባቸው ለምሳሌ ብርጭቆ ነገር ሊሆን ይችላል እነዚህ ብርጭቆ ነገሮችን አስቀምጦ ብለን እናስቀምጣቸዋለን ማለት ነው። ስለዚህ አስቀምጦ ስንል እነዚህ ብርጭቆዎችን እንዳይሰበሩብን እንዳይበላሹብን ህፃናት ስለሆነ ስለማያስቡ ይበላሻል ብሎ ስለማይገምቱ አስቀምጡ እያልን እናስቀምጣችኋለን ማለት ነው። ስለዚህ ይሄን ማድረግ ለህንፃ ናት ስነምግባር መስተማር ነው አክብሮትን መስተማር ነው። ለወደፊት ሲያድጉ ጥሩ ስነ ምግባር ማህበረሰብ ውስጥ ተጠቃሚ እንዲሆኑ የምናደርጋቸው ማለት ነው። ስለዚህ ሁሉም ሰው እንዲህ አይነት ስራ ሰርቶ ህፃናት ስነ ስርዓት እንዲይዙ አስቀምጡ እያለ መልመድ አለበት። መስቀመጥ ስንል ለምሳሌ ትልልቅ ሰዎች ላይም ይሄን ቃል እናያለን ገንዘብ ሊሆን ይችላል። ለምሳሌ ገንዘባችን ላይ ጥሩ ቦታ መስቀመጥ ለወደፊቶች እንዲሆን ለባንክ ላይ የተለያዩ ነገሮች ላይ አስቀምጠን ወጪ ማድረግ እንችላለን ማለት ነው። ስለዚህ መስቀመጥ በብዙ ቦታ እንጠቀመው የአማርኛ ቃለ ነው ማለት ነው። ስለዚህ ባለ አምስት ውሃዬ ካን ሲሆን ይሄ ካል ደግሞ እንደ ቅድም እንደተነጋገርኩኝ ማህበረሰባችን በብዙ ቦታ ያስቀምጣል ማለት ይጠቀመዋል ማለት ነው። አስቀምጥ ብዙ ቦታ ላይ ለምሳሌ በር ነው እቃውን ነው ንብራታችንን ነው የተለያዩ ንብራቶቻችንን መስገመት ለወደፊት መጠቀም ለወደፊት የሚያስብ ሰው አብዛኛው ጊዜ ገንዘብ ያስቀምጣል ይቆጥባል ማለት

ጠረጴዛ ይላል ጠረጴዛ መደገፊያ ያለው ወንበር ጠረጴዛ ስንል በብረት ሊሰራ ይችላል በእንጨት ሊሰራ ይችላል እና ዘመናዊ የሆነ ለስለስ ያሉ ካርቶኖችም ሊሰራ ይችላል ጠረጴዛ ብዙ ነገርም ሊጠቅመን ነው ለምሳሌ ምግቡን አስቀምጠን ለመብላት ተማሪዎች እንዶጽፉበት ብዙ የራሱ የሆነ ጥቅም አለው ጠረጴዛ ላይ ቴሌቪዥኖችን እናስቀምጣቸዋለን ብርጭቆዎችን ደርደርን አናስቀምጧቸዋለን የተለያዩ እቃዎችን ለምሳሌ እንግዳ ሲመጣ እንግዳ ምግብ እንዲበላ ጠረጴዛ ላይ አስቀምጠን ውሃ በቅዳመት የተለያዩ ቤት ላይ ቁሳቁሶችን የምናስቀምጥበት ነው። ስለዚህ ጠረጴዛ አሁን አለም ላይ ውድ የሆነ እቃ ነው። ምክንያቱም ጠርጴዛ የሚሰራ የራሱ የሆነ ሰሪ አለው። ይሄ ሰሪ ደግሞ እንደ አንድ ስራ መስክ ኢንቨስት አድርጎ የራሱን ገንዘብ አፍሶ ይሸጣል ማለት ነው ለትርፍ ለምሳሌ የሰራተኛ ይከፍላል የተለያዩ የውሃ ሀይሎች ማለት ወጪዎቹን ሸፍኖ ይሄን ከዛች ነው ትርፍ የሚያገኝ ማለት ነው። ስለዚህ ውድ የሆነ እቃ ነው ማለት ነው ጠረጴዛ። ጥቅሙ ቅድም እንደነገርኩኝ ምግብ መቢያ ይሆናል፣ ውሃ መቅዣ፣ የተለያዩ ማህበር ስናወጣ ለምሳሌ ብዙ ጠረጴዛ ሊያስፈልግ ይችላል ማለት ነው። ቤት ላይ ከሚኖሩ እቃዎች አንዱ ጠረጴዛ ነው። እነዚህ ጠረጴዛዎች ለተለያየ ጥቅም ላይ ይውለሉ ቅድም እንደተነጋገርነው ለቃ ይሆናሉ እና በጣም አሪፍ ነገር ናቸው በጣም ጠቃሚ ነገር ናቸው። ሁልጊዜም ቢሆን እነዚህ ጠረጴዛዎችን በተለያዩ ነገሮች መጠቀም እንችላለን ማለት ነው። ስለዚህ ጠረጴዛ ስንል እንደ ማንሳት እንደተሞከርነው የራሱ የሆነ ጥቅም ያለውን ነው ማለት ነው። ስለዚህ እነዚህ ጥቅሞችን ብናይ ብንዘረዝር አያልቅም ማለት ነው።

አክስት ይላል። አክስት ማለት ይሀው የእናት ሊሆን ይችላል የአባት ሊሆን ይችላል ሴትን ነው ማለት ነው። አክስት ለኔ ሁሉም ነገሬ ነች። አክስት እንደ እናቴ ነው የማያት። አክስቴ ለኔ ብዙ ነገር ነው የምታግዘኝ የእናቴ አክስት ስለዚህ እቺ አክስት ትምህርት ስማር የተለያዩ የቁስ ድጋፍ የልብስ ድጋፍ የጫማ ድጋፍ ታደርግልኝ ነበረ። ለምሳሌ ወርሃዊ ወጪ እያደረገችልኝ ነበረ ትምህርቴ እየተማርኩኝ ምክንያቱም ስለ በጣም ስለምትወደኝ እንደ ልጅ ስለምትንከባከበኝ ነውና። እቺ ሴት ይሆን እንደዚህ የምታደርገኝ ስለዚህ ሁሉም ሰው እንደዚህ የሚወድ እንደዚህ አክስት የምትወድ ሴት ብትኖር በጣም ታደላችሁ ምክንያቱም አክስት እንደ እናት ስትወድ እንደ ልጅ ስትንከባከብ በጣም ደስ የሚል ነገር ነው እና ሁሉም ሰው አክስታቸው እንደዚህ እንዲወዳችሁ እንዲንከባከቡ ማድረግ ግዴታችሁ ነው ማለት ነው ስለዚህ አክስቴን ለኔ ልዩ ነች አክስቴ ለኔ በጣም ጥሩ ነች ማለት ነው። ስለዚህ ሁሉም አክስቱን መውደድ አለበት።

ገበያ ይላል ገበያ ማለት ብዙ ሰው የሚገናኝበት የተለያዩ ምክንያቶች ተሰብስበው አንድ ላይ ለምሳሌ እህል የሚገዛበት እህል ይገዛል የተለያዩ ወጪዎችን የሚያወጣ ያወጣል የሚሸጥ ይሸጣል የሚገዛ ይገዛል ማለት ነው። ስለዚህ እኛ ሀገር ገበያ አንፃር ሶስት ገበያ አቃማዎች አሉ ለምሳሌ ሰኞ ሀሙስ ቅዳሜ ማለት ነው። እነዚህ ገበያ ቀኖች ላይ ሁሉም እየወጣ የፈለገውን የሚያደርግበት ለምሳሌ ነገዴዎች የተለያዩ የምርት እቃዎቻቸውን እያመጡ ይዞ እያመጡ ገበያ ላይ አውጥቶ የሚሸጡባቸው ደግሞ ተጠቃሚዎች ደግሞ እነዚህን እቃዎችን አማርጠውና አወዳድሮ ከነጋዴ ነጋዴ የተለያዩ እቃዎችን አወዳድሮ የሚገዙበት ቦታ ማለት ነው። ገበያ ስንል ስለዚህ ገበያ ጥቅም አለው የራሱ የሆነ ጥቅም አንደኛ ጥቅም ለተጠቃሚው የተለያዩ እቃዎችን በፈለጉት ዋጋ እየገዙ ይጠቅማቸዋል ማለት ነው። ስለዚህ ነጋዴም እንዲሁ የተለያዩ እቃዎችን ከተለያዩ ቦታ እያመጣ እያተረፈ ይሸጣል ስለዚህ መንግስት ደግሞ ከዚህ አካል ግብርን በመሰብሰብ ሀገሪቱን ያሳድጋል ማለት ነው። ስለዚህ ገበያ ዘርፈ ብዙ ጥቅም ነው ያለው ስለዚህ ሁሉም ሰው እነዚህ ገበያ ማካላት እየሄደ ይገዛል ለምሳሌ። የፈለገውን ሽንኩርት ሊሆን ይችላል ድንች የተለያዩ እንትኖችን ይገዛል ልብስ ጫማ የተለያዩ በቃ ገበያ ላይ የሌሉ እቃዎች የሉም ማለት ነው። እና እዛም እንደፈለገ በሚፈልገው ሰዓት በሶስቱ ቀናት እየገዛ ይሄዳል ዛሬ ዛሬ እንዲውስ ገበያ ቅናት የሚሉትን ለምሳሌ ትልልቅ ነገሮችን ለመግዛት ነው እንጂ የፈለገውን ነገር ያለ ገበያ ቀን ማግኘት እንችላለን የግድ ገበያ ቀን መጠበቅ የለብንም ማለት ነው። ስለዚህ እነዚህ ገበያ ቀኖች በጣም አሪፍ ናቸው በጣም መልካም ናቸው ማለት ነው

ስጋ ይላል ስጋ ማለት ያው ስጋ ምግብነት የሚውል ከተለያየ የምናገኘው ማለት ነው። ለምሳሌ እኛ ሀገር አንፃር ስጋ ከብቶች ላይ እናገኛለን ፍያሎች ላይም በጎች ላይ እና ዶሮዎች ላይ ስጋ እናገኛለን ስጋ ስንል ለሰውነታችን ጠቃሚ የሆነ ጋምቢ የሆነ ምግብ ሲሆን ሁሉም ሰው ይሄን ቢመገብ ሰው ኘታችን ይመልሳል ማለት ነው። ስለዚህ ስጋ። ከምግብነት በስተቀር ብዙ እንትኖችን ያገኛል ገቢዎችን ያገኙበት ስራ ነው። ለምሳሌ ስጋ ቤት በመክፈት ብዙ ዜጎች የስራ እድል አድርጎ ስጋ እየሸጡ ብዙ ገንዘብ ብዙ ትርፍ የሚያገኙበት የሰራ ዘርፍ ነው ማለት ነው። ስጋ ስንል ስለዚህ እነዚህ ስጋ የሚሸጡ ሰዎች የተለያዩ ከብቶችን ከተለያዩ ቦታ ገዝቶ ከነገዴ ገዝቶ በማረድ ስጋ ቤት በመክፈት ምግብ ቤት በመስራት ብዙዎች የገኙበት ይገኛሉ ማለት ነው። ስለዚህ እነዚህ ስጋ ቤቶች። በተለያዩ ቦታ እየገዙ እየተጠቀሙ ይገኛሉ ስለዚህ ስጋ ቤት ለሁሉም ጥሩ ቦታ የሆነ ነው ማለት ነው። ስለዚህ ስጋ መገኘት ማለት በጣም አሪፍ በጣም ጥሩ የሆነ የስጋ ምርት እናገኛለን ማለት ነው። ስጋ ቤቶች ሲከፈቱ ሰዎች በሚፈልጉበት ሰዓት እየሄዱ እየገዙ የመጡ እንደፈለጉ እንደሚገቡ ያደርጋል ማለት ነው። ስጋ ቤት በየቦታው መከፈቱ። ስለዚህ ስጋ ቤት በተለያየ ቦታ ተከፍቶ ሁላችን እንደፈለግን እንደፈለግን ያገኘን የምንፈልገውን ነገር እንድናደርግ እንድንበላ እንድንወፍር ያግዘናል ማለት ነው። ስለዚህ የስጋ ምርት ለእኛ በጣም ጠቃሚና በጣም አሪፍ ነው ማለት ነው። ስለዚህ ሁሉም ሰው እንደዚህ ስጋ ቤቶችን ከፍቶ ቢሰራ በጣም መልካም ነው

በል ይላል በል ማለት ብዙ ትርጉም አለው በለው በል በላት ያን እናጠረታታላን ማለት ነው። ይሄ ፀብ የሚፈትር ካለም ሊሆን ይችላል። ስለዚህ ባለው ካልን ለምሳሌ አንዱን ሰው በለው ምታው ታታለው እያልነው ነው። ስለዚህ ይሄ ካል ብዙ ቦታ ላይ እንጠቀማለን በል ብላ ብንል ለምሳሌ ምግብን በደንብ ብላ ታማገም እያልነው ሊሆን ይችላል ማለት ነው። ስለዚህ የቃል በጣም መበራታቻ ነው። ስለዚህ አንዳንድ ሰው እንዲበራታ እናደርጋለን በል ስራው በል በለው ብንል ለምሳሌ ስራውን አፍታ ተነስረው ይዘውሃል አትለቀውም እያልን ማነው በላጥናትነት ለምሳሌ ጥናትን በደንብ ይዘውታል። በላይ ይዞ ነገ ፈተና ነው። ስለዚህ እናንብ ስለዚህ በደንብ እንብ እያልነው ነው ማለት ነው። ስለዚህ ይሄ ደግሞ በጣም አሪፍ እና በጣም አባራታቸው የሆነ ቃል ነው። ሁሉም ሰው በየእለቱ በየቀኑ እየተጠቀመ ከፍ ከፍ የሚያደርግ ቃል ስለሆነ። ስለዚህ በለው እያለ ብነበረታታ ክፉ ነገርን ትተን ማለት ነው። ለምሳሌ ለጸብ ትተን ለጥሩ ነገር ባለውን ብንጠቀም እኛ ተበራተን ሌላውን እንዲበረታ እናደርጋለን ማለት ነው። ለመጥፎ በለው ብንተከም ለምሳሌ በለው እንተው አጥፋው እያልነህ ከምንመክረኝ ልክ ስራ እንዲሰራ ትምህርት እንዲያነብ ንግድ ስራ ላይ የተሰማራ ከሆነ ንግድን ስራ አሯሩቶ ትርፋማ እንዲሆን በዚህ ጋር ለመካኝነት የተጠቀምነው ብናበረታታው ጥሩ ነው ብዬ አስባለሁ። እንደኔ እንደኔ ስለዚህ አይዞህ በለው በደንብ ስራ። በደንብ ፈርታልኝ እያልን ብናሰራና የተለያዩ ቦታ እንዲደርሱ ብናደርግ ለምሳሌ ተማሪዎቻችንን አትኖም ባሏ አትኖ እያለ የተለያዩ ቦታ እንዲደርሱ ብናደርጋቸው የተሻለና መልካም ነው ብዬ እንደ እኔ አስባለሁ ማለት ነው። ስለዚህ ሁሉም ሰው ይሄን ካሌ ተጠቀመ ወንድሙን አጎቱን ቢያበራታታ ትሩ ብዬ አስባለሁ

ቅዳሜ ይላል፥ ቅዳሜ ማለት ያው ከሳምንታት አንዱ ቀን ነው። ስለዚህ ከሳምንታት ስድስተኛው ቀን ሲሆን የእረፍት ቀን ነው። አብዛኛው ሰው እረፍት የሚያደርግበት ቀን ነው። ገበያም ቅድም እንደተነጋገርነው ገበያ የምሄድበት ቀን ናት። ስለዚህ ቅዳሜ ለኔ ደግሞ ለኔ እንዲሁ በልዩ ሁኔታ አሳልፋታለሁ ማለት ነው። የተለያዩ ስራዎችን ስሰራ እውልባታለሁ ማለት ነው። ቅዳሜ ቀን እኔ አብዛኛው ጊዜ ሌላ ትምህርት ቤት እማራለሁ፥ አስተምራለሁ። ስለዚህ እቺን ቅዳሜ በልዩ ሁኔታ ነው የማወጣት ስለዚህ በሰአቱ አከፋፍዬ ጠዋት እስከ ስድስት ሰዓት የሆነ ክላስ ውዬ ነው ምመጣ ከስድስት ሰዓት በኋላ ደግሞ ምሳ በልቼ ጓደኞቼ ጋ ምጫወትባት ምዝናናባት ቀን ነች። ይህች ቅዳሜ ለኔ ልዩ ናት፥ በደንብ ነው ምጠባበቃት እቺን ቀን እስከማገኝ። ምክንያቱም እረፍትም አደርግባታለሁ፣ እሰራባታለሁ፣ የተለያዩ ነገሮችን ማደርግባት ቀን ስለሆነች በናፍቆት ነው ምጠብቃት ማለት ነው። ስለዚህ ጓደኞቼ ጋርም ብዙ ነገር ሄደን መዝናኛ ቦታዎች እየሄድን ምንዝናናበት ቀን ስለሆነች በጣም ነው የምትናፍቀኝ። ቅዳሜ እስከምትደርስ፥ በጣም ነው የምቸኩል በጣም ነው የምናፍቅ። ምክንያቱም እቺን ቀን እየጠበቅኩኝ ብዙ ነገሮችን ስለማደርግ እዚች ቀን እየጠበቅኩኝ ብዙ ነገር አደርጋለሁ ማለት ነው። ስለዚህ እቺ ቀን ለኔ ልዩ ነች፥ እቺ ቀን ለኔ በጣም ጥሩ ናት፥ ተስፋ ሰጪ ቀን ናት። ምክንያቱም የተለያዩ ትምህርቶችን ከማህበራዊ ገጾች የምማርባት ቀን ናት። ስለዚህ እንደምሳሌ ያክል የተለያዩ ስራዎችን ለመስራት፥ ልክ እንደ ይሄን ድምጽ ቅጂዎችን የተለያዩ ቦታዎች እየሰራሁ ብር ማገኝባት ቀን ናት ማለት ነው። ስለዚ ይህች ቀን ለኔ ጥሩ ነች። አንድም ሳምንት እረፍት ስለሆነች፥ ይቺን እረፍት ተጠቅሜ ከሰአት፣ ከሰአት ብዙ ስራዎችንም የምሰራበት ቀን ነች ማለት ነው ለኔ ቅዳሜ።

ይላል ግዢ ማለት ብዙን ነገር የምንገዛበት ማለት ነው። ግዢ ስንል ለምሳሌ የተለያዩ ግዢዎችን እንፈጽማለን ለምሳሌ የበአል ግዢ ስንል በዓል ላይ የተለያዩ ግዢዎችን እንፈጽማለን ለምሳሌ ፋሲካ፣ እንቁጣጣሽ እና የተለያዩ ገና በዓላት ላይ ግዢ እናደርጋለን ለቤተሰብ ግዢ ለምሳሌ ለህፃናት ልብስ እንገዛለን፣ ጫማ እና የተለያዩ ለበአል የሚያስፈልጉ ግዥዎችን እናደርጋለን ከዛ ውስጥ ደግሞ የእቃ ግዥ እናደርጋለን ለምሳሌ አዲስ አመት ሲመጣ የተለያዩ አዳዲስ እቃዎችን እናስገባለን፣ ምንጣፍ እንቀይራለን፣ ቤት ቀለም እናስቀባለን ምክንያቱም እነዚህ ቀለም ግዢዎቹ ይኖራሉ፣ እቃ ግዢዎች ይኖራሉ፣ ለቤት ለምሳሌ የሶፋ ልብስ እንገዛለን፣ መጋራጃ እንገዛለን፣ ለበአል ሽር ጉድ ስለሆነ ብዙ ነገር እናደርጋለን ብዙ እንገዛለን። ለፋሲካ እንዲሁም ለምሳሌ ለፋሲካ ስጋ ስለሚያስፈልገን ለምሳሌ የከብት የበሬ ስጋ እየገዛን እናስገባለን ማለት ነው ስለዚህ ይሄ ደግሞ ግዢ በጣም ወጭ ያወጣል ማለት ነው ስለዚህ በዓል ሲመጣ እኛ መጀመሪያ የምናስታውሰው ግዢውን ነው ምክንያቱም እነዚህ ግዢዎቹ በጣም ስለሚከብዱን እነዚህ ግዢ እየፈጸምን በጣም እንጎዳለን ለወደፊት ለመኖር ያቅተናል ማለት ነው፣ ስለዚህ እንደ ኢትዮጵያ አንፃር በዓል ሲመጣ በጣም ግዢ ወጪ ከምናወጣ ይልቅ በጣም ብንቀንስ የተሻለ ነው። ግዢ ስንል ለምሳሌ የተለያዩ መስሪያ ቤቶች ላይ ለምሳሌ ግዢዎች ይፈጸማሉ ለምሳሌ አንድ መስሪያ ቤት ላይ የስክርቢቶ ግዢ ይኖራል የደብተር ግዢ ወይም መቀመጫ ወንበር ኮምፒውተሮች የተለያዩ ግዢዎችን ይፈጽማሉ ማለት ነው። እነዚህ ግዢዎች ደግሞ የሚሆኑት በተለያዩ በጀት ሲበጀትላቸው ነው ማለት ነው። ግዢ በጣም አስፈላጊ ነገር ነው ከሁሉም ቦታ ግዢ አለ፣ ከቤት አለ፣ ከስራ ቦታ አለ፣ ግዢ በጣም በብዙ ቦታ ይፈጸማል ማለት ነው።

እድለኛ ይላል እድለኛ ብዙ ነገር ላይ ሰው እድለኛ ሊሆን ይችላል። ለምሳሌ ሎቶሪ ላይ እድለኛ ይሆናሉ ኳስ ላይ ለምሳሌ ኳስ ሲጫወቱ። ያስይዛሉና እነዚህ ስለዚህ በብር አስይዘው እንዱ ያሸንፋል አንዱ ይሸነፋል ብሎ ማለት ነው። ስለዚህ እድለኛ ሰው ይወጣለታል ማለት ነው ለምሳሌ። እጣ ብናይ እጣ ላይ ለምሳሌ አብዛኛው ጊዜ እድለኞች ቀድሞ ይወጣላቸዋል ማለት ነው። እነዚህ እድለኞች በብዙ ቦታ ተጠቃሚ ይሆናሉ። ለምሳሌ መስሪያ ቤት ላይ ስራ ስንወዳደር አብዛኛው ጊዜ እድለኛ ሰው ቀድሞ ይወጣል ማለት ነው። ከእውቀቱም በላይ እድል ሲኖር ለሰው ልጅ በጣም ጠቃሚ ነው። ምክንያቱም እድል ከሌለህ እውቀት ብቻ ኖሮህ ስራ መግባት አትችልም። የተለያዩ ስራ ላይ መሳተፍ አትችልም። ምክንያቱም መጀመሪያ እጣ የሚባል አለ ብዙ ከሆንክ አሁን ብዙ ከሆንኩኝ ለምሳሌ እጣ ነው የሚወጣ ስለዚህ ይሄ እጠ ካልደረሰህ እውቀት ኖሮም ስራ ላይ ሳትገባ ትቀራለህ ማለት ነው። ስለዚህ እዉቀት ኑሮም ጎን ለጎን እድል መኖር አለበት ብዬ አስባለሁ። እድል በህይወታችን ላይ ወሳኝ ነገር ነው። ለምሳሌ እድል ሲሆን ጥሩ ሚስት ታገባለህ እድል ሲሆን ጥሩ ቤተሰብ ላይ ትወለዳለህ እድል ሲሆን የተለያዩ ሀብታትን ታገኛለህ ንብራትን ታገኛለህ። ኪሳራ አያጋጥምህም ምክንያቱም እድለኛ ነህ። እድል ብዙ ሰው በእድል የማያምን ሰው አለ። ምክንያቱም የሰው ልጅ ሰርቶ ነው መለወጥ ያለበት ለፍቶ ነው መለወጥ ያለበት እድል የሚባል ነገር የለም ፈጣሪ ለሁሉም ሰው እኩል ነው የሰጠ ብሎ የሚያምን አለ። አዎ ግን እኩል ነው የሰጠን ግን እድል የሚባል አለ እድል ያው በፈጣሪ ዘንድ የሚገኝ ነው። ፈጣሪ ጋር በመነጋገር የሚገኝ ነገር ነው ብዬ አስባለሁ እንደኔ። ስለዚህ ሁሉም ሰው በእድል ያምናል እኔም በእድል አምናለሁ ማለት ነው። ስለዚህ እድል በጣም ጥሩ ነው።

ድንች ይላል ድንች ያው ምግብ ላይ እምንበላው ድንች አለ ለምሳሌ ቀቅለን እምንበላው ድንች አለ ይሄ ድንች ለቅቅልም እሚውል ለምግብነት እሚውል ሲሆን ድንቾችን አብዛኛው ጊዜ ቀቅለን እንበላለን ማለት ነው ስለዚህ በወጥ ይበላል ተቀቅሎ ይበላል ደግሞ ሽጠን ገንዘብ እናገኛለን ማለት ነው። ድንች ከየት ይገኛል ስንል ለምሳሌ ገበሬዎች ዘርተው ከማሳ ነው እሚገኘው። ይሄ ድንች አብዛኛው ጊዜ መሬት ውስጥ ነው እሚገኘው ስለዚህ ድንች ማረስ ለምሳሌ አንድ ገበሬ ድንቹን አርሶ ገበያ ቢያቀርብ ለምሳሌ ነጋዴ ደግሞ ገዝቶ ይሄን ደግሞ ቸርችሮ ይሸጠዋል ማለት ይሄ ብዙ ጥቅም አለው። ገበሬ መጀመሪያ ገንዘብ አገኘበት ከዛ ደግሞ ነጋዴውም አገኘበት ስለዚህ ከነጋዴ ደግሞ እኛ ገዝተን ተጠቃሚ ሆነ ማለት ነው። ዘርፈ ብዙ የሆነ ነው ስለዚህ የግብርና ስራ ላይ የተመሰረ የተመሰረቱ ገበሬዎች። ሲጀመር ለሰው ለዜጋው ለሀገሩ ሰው መጋቢ ናቸው ማለት ነው። ስለዚህ አሁን እዚህ ጀምረን ብንመለከት እነዚህ ገበሬ ድንች እሚዘሩ ገበሬዎች ብዙ ጥቅም አላቸው። አንዱ ለነጋዴ ይጠቅማሉ ሁለተኛ ደግሞ ለነዋሪው ህዝብ ማለት ነው። ምክንያቱም በጣም ምርቱን በማረቱ ቁጥር ገበያውን ያጠግቡታል ማለት ነው። ስለዚህ ሁሉ ገበሬን ማገዝ አለበት። በሁሉም ነገር መንግስትም ሆነ ህዝቡ ገበሬ ሲተገዝ እነዚህ ገበሬዎች የተለያዩ ምርቶችን በማምራት ወደ ገበያ ያቀርባሉ ማለት ነው። ለምሳሌ ድንች እና የመሳሰሉትን ብርቱካን ፍራፍሬ ማንጎ የተለያዩ አዝእርቶችን እየዘሩ ወደ ገበያ እያቀረቡ ለህዝቡ ገበያ እንዲጠግብ ህዝቡ እንዲጠግብ ያደርጉታል ማለት ነው። ይህ ደግሞ ትልቅ ጥቅም ነው። ለኛ ሀገር አንፃር በጣም ትልቅ ጥቅም ማለት ነው። ሁሉም ሰው እንደዚህ አይነት ጠግቦ እንዲያድር ገበያውና ፈላጊው እንዲጠግብ ያደርጋል ማለት ነው። ስለዚህ እነዚህ ገበሬዎችን ሁሉም በተቻለ መጥኑ መጠኑ ማገዝ እና መርዳት አለባቸው ማለት ነው

ደሳለህ ይላል እንኳን ደስ አለ ማለት የደስታ ደስታን የምናስተላልፍበት ዛሬዎቹ አንዱ ነው እንኳን ደስ አለ ስንል ለምሳሌ የተለያዩ እድል ደርሶ የተለያዩ ስራዎች ደርሶ ሊሆን ይችላል። እንኳን ደስ አለ እንላለን ይሄ ስራ ብቻ አይደለም ለምሳሌ ልደት ሆኖም እንኳን ደስ አለ መልካም ልደት እንላለን። ሰርግም ሆኖ እንኳን ደስ አለ ተመርቆም እንኳን ደስ አለን እንላለን። ይሄ ደግሞ ደስታን መጋራት ማለት ነው። የአንዱን ደስታ ተቀብለን እኛም መደሰት። ለዛ ሰው ጋር ደስታን መካፈል ማለት ነው። ስለዚህ ይሄ በጣም ጥሩ ባህል ነው ማደግም ያለበት ነው። ሁሉም ሰው ቢያሳድግና። ደስታውን ቢገልጽልን ለምሳሌ እኔ አሁን ተመራቂ ስለሆነ። ብዙ ሰው እንኳን ደስ አለ ይለኛል። ምክንያቱም እንኳን ደስ የምንለው ከብዙ ልፋት ውጣ ወራድ በኋላ የሆነ ነገር ላይ ስትደርስ ሁሉም ሰው ደስ ይለዋል። ለምሳሌ መጀመሪያ ደስ የሚለው ቤተሰብ ከዛ ጓደኞቹ ከዛ ደግሞ የተለያዩ የህብረተሰብ ክፍሎች ደስታን ይገልጻሉ ማለት ነው። ደስታን ስንገልጽ እቺን ቃል እንጠቀማለን አብዛኛው ጊዜ። እቺ ቃል ብዙ ቦታ ለምሳሌ በተማሪዎች ይሄን የሚያልፋት በኋላ። በሚማረቁበት ወቅት ብዙ የመንግስት አካላት ሊሆን ይችላል። ያ ሀገር ሊሆን ይችላል ሽማግሌዎች ሊሆን ይችላል። እንኳን ደስ አለህ እያሉ ይመርካሉ ማለት ነው። እች ቃል ደሞ እንኳን ደስ አለህ የምትለው አካል ደግሞ ጉልባት ኖራ። ለወደፊት ለስራ ለላይ በሚሰማረበት ወቅትም። እቺ ደስታ በጣም ትልቅ ጉልበት ትፈጥራለች ማለት ነው። በዚህ ቃል ብዙ ሰው ቢያበራታቱኝ እኔም ደስ ይለኛል ማለት ነው። ለምሳሌ ትንሽ ነገር ሳገኝ እንኳን ደስ አለ ካሉ። ነገ ደግሞ በጣም ትልቅ ከዛ ነገር የተሻለ አገኛለሁ ማለት ነው። ስለዚህ እንኳን ደስ አለ ብንባባን ጥሩ ባሀል ነው። ብናሳድገው እንደ ኢትዮጵያዊ አንፃር በጣም ብናየው ብናሳድገው በጣም ምርጥ ነው ብዬ አስባለሁ። እንደኔ በጣም ምርጥ ቃልነው

ማክሰኞ ይላል ማክሰኞ ሳምንት ከሳምንታት ሁለተኛ ቀን ነው። ለምሳሌ ሰኞን አንድ ብለን ብንጀምር መክሰኞ ደግሞ ሁለተኛው ቀን ነው። ስለዚህ ማክሰኞ እኔ ብዙ ነገር አደርግበታለሁ ለምሳሌ የማክሰኞን ውሎዬን በትንሹ ባስረዳችሁ ማክሰኞ በጠዋቱ እነሳለሁ ማለት ነው። በጠዋቱ ተነስቼ የተለያዩ የአካል ብቃት እንቅስቃሴ አደርጋለሁ የአካል ብቃት እንቅስቃሴ ካደረኩ ደግሞ ሻወርን ተታጥቤ ወደ ቤተክርስቲያን እሄዳለሁ። ቤተክርስቲያን መልስ ደግሞ ቁርስ ሰርቼ በልቼ ወደ ስራዬ እሄዳለሁ ማለት ነው። ስራዬን ደግሞ ስድስት ሰዓት ላይ ወጥቼ ቡና ጓደኞቼ ጋር ጠጥቼ ምሳ በልቼ ትንሽ ተዝናንች ወደ ስራ እመለሳለሁ። ከስራ ከተመለስኩ በኋላ ደግሞ የተለያዩ ቦታዎች መዝናኞች ሄጄ ጂም ቤት እሄዳለሁ ማለት ነው። ጂም ቤት ከሄድኩ በኋላ ጅም ስሳራ ውዬ ቤት ተመልሼ መጥቼ ቤተሰቦቼ ጋር ጥሩ የሆነ ጊዜ አሳልፋለሁ። ስለዚህ ማክሰኞ ካን እንዲህ ያረኩ አሳልፋለሁ ሁሉንም ቀን እንደዚህ ነው። ፕሮግራሜ አብዛኛው ጊዜ ሁሉንም ነገር በፕሮግራም ነው የምመራ። ስለዚህ እነዚህ ፕሮግራሞች ደግሞ ሁል ጊዜ ሰባት ቀናት ሁሉ ማደርጋቸው ነው። ሳምንት ውስጥ ሰባት ቀናት አለው እነዚህም ሰኞ ማኩሰኞ ረብዑ አርብ ቅዳሜና እሁድ ናቸው ማለት ነው። ስለዚህ እነዚህ ቀናት ሆላኔ የተለያዩ ስራዎችን በቀደም ተከተል እየሰራው ነው ማለት ነው። የማሳልፈው የምትጫወትበት ምዝናናባቸው የራሷ የሆኑ ቀናት የራሱ የሆኑ ጊዜያት አሉኝ ስለዚህ እነዚህ ጊዜያትን ደግሞ አላሳልፍም ስዝናና ስጫወት ነው ማለት ነው የማሳልፈው። ስለዚህ ጥሩ ጊዜህን ሁል ጊዜ ጥሩ ቦታ ነው የማሳልፍ እኔም ጊዜህን አላባካንም ጊዜዬን በአግባቡ ነው የጠቀመው

ካኝ ይላል ካኝ ከእኛው ላይ ይባላል ለምሳሌ ጥሩ ነገር ነው ግራም አለ ቀኝ እጅ አለ ግራ እጅ አለ። ስለዚህ ይሄ ደግሞ በጣምአስፈለጊ ቃል ነው አብዛኛው ጊዜ። ቃኝ ስንል ጥሩ መመኘት ማለት ነው። ስለዚህ ጥሩ ምኞት ደግሞ ጥሩ ቦታ ያደርሰናል። ስለዚህ ሁሉም ሰው ጥሩ ቢመኝ በዛን ጀምሮ ቀኝ ቀኙን ቢመኝ። በጣም አሪፍ ነገር ነው ምክንያቱም ጥሩ ቦታ እንድንደርስ ያደርጋል። ለቤተሰቦች ታዛዥ እንድንሆን ያደርጋል ስለዚህ ተመርቀን ደግሞ ሌላ ቦታ ሌላ ሀገር እንድንገባ በጣም ጥሩ ቃል ነው። ስለዚህ ሁሉም ሰው እነዚህን ቃላትን በየጊዜው በየሰአቱ ቢጠቀማቸውና ቀኝ ነገሮችን የሚፈልገውን ነገር ከላይ አድርጎ የሚሰራውን ስራ እንዲሰራ ይፈለጋል ማለት ነው። ለምሳሌ የሚሰራውን ስራ ከላይ ትራሱ ላይ አንጠልጥሎ ቢሰራ ለዛ ለመድረስ ቢላፋና። የአንዳንዱ እቅድ ላይ እነዛን እያየ የተተገበረ ቢሰራ በጣም አሪፍ ነው ማለት ነው። ስለዚህ ዋናው ለሰው ልጅ ተግባሩ ጥሩ ከሆነ የሚደርሰውም ጥሩ ነው ማለት ነው። ዋናው ስነ ምግባሩ ስነ ፀባዩ ጥሩ ከሆነ ሁሉም ቦታ ጥሩ ቦታ ላይ ይደርሳል ጥሩ ቦታ ይገባል ጥሩ ቦታ። ይሄዳል ጥሩ ቦታ ይደርሰን ማለት ነው። ስለዚህ ሁሉም ሰው ጥሩ ቦታ እንዲገባ ጥሩ ቦታ እንዲደርስ ቀኝ ቀኙን ማሰብ እንዳለበት የተለያዩ መጽሐፍቶችም ሆነ ትልልቅ ሰዎች ይነገራሉ ማለት ነው። ቀይ ስንል ለምሳሌ ጥሩ ማሰብ ነው። ጥሩ ለሰው መዋል ነው ጥሩ ስነምግባር መላበስ ነው። ጥሩ ለሰው ልጅ ሁሉን ጥሩ ነገር ማድረግ ነው። ስለዚህ እነዚህን ጥሩ ለማድረግ ጥሩ ነገርን ለማድረግ ደግሞ ሰው መሆን ብቻ በቂ ነው። ሶ ስንሆን እነዚህን ነገሮችን እንደ ሰዎች እናስባለን እንደ ሰዎች ጥሩ ነገር እናደርጋለን ማለት ነው። ጥሩ ነገር ማድረግ ለራስህ ለራስህ ነው።

አውሮፕላን ይላል አውሮፕላንም በጣም ፈታን የሆነ የትራንስፖርት ወይም የማጓጓዣ በጣም አሪፍ አሪፍ ነገር ነው። ስለዚህ አለም ላይ ዛሬ ካሉት ትራንስፖርት አይነቶች በጣም ፈጣንና በጊዜ በጣም ቶሎ የሚያደርሰው የሚያደርሰው ነገር ነው። ስለዚህ አውሮፕላን በግለሰብ ደረጃ ማደግ ላይ ላሉት ሀገራት ላይ የለም ምክንያቱም መንግስት አይፈቅድላቸውም አብዛኛው ጊዜ የግል የሆነ ነገር የላቸውም። ስለዚህ ሁሉም መንግስት አዎ ያቋቋመው ማለት ነው። ስለዚህ እነዚህ ደግሞ ለጭነት ይውላሉ ሰውን በፈጣን አለም ጋር አንድ አድርጎ ቶሎ እንዲያደርሱ ያደርጋሉ ማለት ነው። ስለዚህ እነዚህ አውሮፕላኖች በጣም ምርጥና ዘመኑ በጣም የቴክኖሎጂ ውጤቶች ስለሆኑ በጣም ሁሉም ሰው አለም ላይ በጣም የተጠቀመባቸው ይገኛል ማለት ነው። ስለዚህ እነዚህ አውሮፕላኖች በጣም ጥሩና ጥሩ ለሰው ልጅ ለፍጥነት ቶሎ በጣም ጠቃሚ የሆኑ ነገሮች ስለሆኑ ሁሉም ሰው እየተጠቀመ በፍጥነት አለም ጋር አንድ እየሆነ ይገኛል ማለት ነው። ስለዚህ አውሮፕላን ከአለም ላይ በጣም ትልቁ ነገር አንዱ ስለሆነ በጣም አሪፍ ነው። በጣም ፈጣን ነው በጣም ከምናገረው በላይ በጣም ፍጥነት አለው በጣም ተደራሽነው ለሁሉም ዜጋ ተደራሽ ነው። ትራንስፖርቱም ይሄ ነው የማይባል በጣም ቅናሽ የሆነ ነገር ነው። ለምሳሌ እኛ በረራ የሚያደርገው ሀገር ውስጥም አለ ሀገር ውጭም አለ ሀገር ውስጥ ለምሳሌ ከመንግስት መቀመጫ ተነስቶ እያንዳንዱ ክልል ከተማ ከክልልም ከተማ ብዙ ቦታዎቹ ትልልቅ ከተማዎቹ ቀን ለቀን የተጓጓዛ ህዝቦችን በፍጥነት በደቂቃዎች ያደርሳል ማለት ነው። ስለዚህ የአውሮፕላን መጓጓዣ በጣም ተመራጭ ቀዳሚ ነገር ነው ማለት ነው

አውቶብስ ይላል አሁንም ይሄም ትራንስፖርት አይነት ወይም መጓጓዣ አይነት ሲሆን ይሄ ደግሞ በእግር የሚሄደው ናፍታ የሚጠጣው እና በጣም ብዙ ሰው ተጠቃሚ ያለው እዛው ሀገር ውስጥ ሚሰራ ውጭ ሀገር የማይሄድ ማለት ነው። ስለዚህ አውቶቢስ ለተለያዩ አገልግሎት ይውላል። ለምሳሌ ተማሪዎችን ወደ ትምህርት ቤት ከትምህርት ቤት ወደ ቤት ማጓጓዝ ላይ በጣም ጥቅም ላይ ይውላል ማለት ነው። እኛ ሀገር ሌላ ደግሞ እርካሽ ስለሆነ ሁሉም ዜጋ ስራ ቦታ ለመሄድ ሲፈልግ። ለምሳሌ እምቤ ለመሄድ ስለዚህ ቀን ለቀን ይሄን አውቶቢስ የተጠቀመ ጉዞውን ያደርጋል ማለት ነው። ይሄ ደግሞ ምንድነው? በጣም አሪፉ ለሁሉም ሰው ተደራሽ ነው። ለሁሉም ሰው ተደራሽ ነው ስንል በጣም አሪፍ ነው። ሁሉ ሰው እንደፈለገ በየሰአቱ በየጊዜው ያገኛል ማለት ነው። ይሄ ደግሞ በጣም ታካሚ ጎኑ ነው ማለት ነው። ስለዚህ አውቶቢስ በየቀኑ ለሁሉ ዜጋ እኩል ይደርሳል። ብር የለው ሁላ ወደ ስራ ቶሎ ለመድረስ ከፈለገ በአውቶቢስ እና በተለያዩ መኪኖች በመጓጓዣዎች ይሄዳል ማለት ነው። ስለዚህ ብር የሌለው ደግሞ አማራጭ የሌለው ደግሞ በእግር እየሄደ ይጠቀማል ነው ማለት ነው። ስለዚህ በእግር ከመሄዴ ይልቅ በዚህ በአውቶቢስ በሄድና ትንሽ ብር ቢኖረው በጊዜ ሰዓት በሰአት ስራ ይደርሳል ጊዜውን በአግባቡ ይጠቀማል ማለት ነው። ምክንያቱም ጊዜውን አግባቡ ይጠቀማል ስንል በእግር ብሄድ ብዙ ጊዜ ይፈዣል ማለት ነው። በአውቶቢስ ወይም በመጓወጃ ቢሄድ ግን ቶሎ ይደርስና ጊዜውን እንደፈለገ እሱ በፈለገው ሰዓት ተጠቅሞ ይጨርሳል ማለት ነው። ሁሉም ሰው አውቶቢስን ይጠቀም እመክራለሁ አውቶቢስ አንደኛ ምርጫዬ ነው። ስለዚህ እኔ ለምሳሌ የተለያዩ ቦታዎች ስንቀሳቀስ አውቶቢስን ተጠቅሜ ነው። ስለዚህ አውቶቢስ ለኔ አንደኛ ምርጫዬን

አርብ ይላል አርብ ማለት ለምሳሌ እንደ ቅድሙ ሳምንት ላይ የተለያዩ ቃናት ማለት ነው። ስለዚህ አሰርብ ከሳምንቱ ለምሳሌ ከስራ ቃናት የአምስተኛው ቃን የመጨረሻው ቃን ነው ማለት ነው። ለምሳሌ እነዚህ መስሪያ ቤቶች የተለያየ መስሪያ ቤቶች አርበፍ ካን ከሰአት ከሰአት አይገቡም ማለት ነው። ምክንያቱም እራፍታቸውን አረብ ካን ከሰአት ጀምሮ የጀመሩታል። ስለዚህ ሁሉም መስሪያ ቤት ባይባሉም የነዚህ መስሪያ ቤቶች አርብ አርብ እየጀመሩ ስራውን እንትን ይሉታል ማለት ነው። አርብ በተለያየ ሁኔታ ለኔ በጣም ጠቃሚ ነች። አርብ አርብ ምክንያቱም የተለያዩ ስራዎችን አርብ ከሰአት የምሰራበት ለምሳሌ ልብሴን ማጥበት አርባ አርብ ነው። ምክንያቱም እሁድና ቅዳሜ በዓልም ስለሆነ አብዛኛው ጊዜ አላጥብም ልብሴን አላጥብም ማለት ነው። ስለዚህ እሁድና ቅዳሜ በመዝናኛ ስለመሳልፋቸው ጓደኞቼ ጋር ዘና ስል ስትጫወት ለሰኞ ስራ ደግሞ ስትዘጋጅበት ስለማውል ስለዚህ አርብም በተቻለ ሁኔታ እጠቀመታለሁ ማለት ነው። አርብን በተቻለ ሁኔታ ስል ለምሳሌ አርብ አርብ ቀን እኔ ልብሶቼን አጥብበታለሁ ማለት ነው። ከሰአት ጠዋት እስከ ስድስት ሰዓት ደግሞ ስራ ላይ አሳልፋለሁ። አርብ ቀን አርብ ቀን በጣም ነው የምወዳት ምክንያቱም የምወድበት ምክንያት አንዱ የስራ ማውጫ የመጨረሻ የስራ ቀኔ ስለሆነ በደስታ ነው ማለት ነው። ስራ ላይ እዛ የምውለው ስለዚህ አርብ አርብ ቀን እኔ በጣም በደስታ ስራ ላይ እውላለሁ። እረፍት ማድረግ አለብኝ ማለት ነው። አርብ ለኔ ቀዳሚ ቀኔ ናት። ስለዚህ አርብ በብዙ ጊዜ በእረፍት እውላለሁ። አርብ እለት ብዙ ሰዎች የኔን ቅድም እንደነገርኩት ብዙ ሰዎች ደግሞ የስራ ቀን አድርጓት ጠዋትም ቀንም ይሰራሉ ማለት ነው። ለምሳሌ ነጋዴ አርብ ቀን በጣም ነው የሚሰራ ምክንያቱም ለቅዳሜ ገበያ ለመድረስ ሲል የተለያዩ እቃዎችን ከተለያዩ ቦታ የሚያመጣበት ቀን በንግድ አለሙ ላይ አርብ ቀን ነው ማለት ነው። አርብ ለነጋዴዎች ቅዳሜ ቀን በጣም አስፈላጊ ቀን ነች ማለት ነው

መሄድ መሄድ ማጓዝ ማለት ነው። መሄድ ስንል ለምሳሌ ቤት እሄዳለሁ ከትምህርት ቤት እሄዳለሁ ቃል እና መሄድን ከትምህርት ቤት ወደ ቤት መሄዳችንን እንናገራለን። ማለት ብዙ ጊዜ ለማጓዝ ስለሚጠቅም። ለምሳሌ ውጭ ሀገር መሄድ ነኝ ካለ ቀድሜ ስድስት ወር ጀምሬ ውጭ ሀገር ለመሄድ የተለያዩ ዝግጅቶችን አደርጋለሁ ማለት ነው። እነዚህ ዝግጅቶች ይባላሉ። አንድ ሀገር ለመሄድ ተዘጋጅተን በደንብ ተዘጋጅተን ቤተሰብን ተሰናብተን ወዳጅ ዘመዳችንን ተሰናብተን ሜድ አሪፍ ነው ማለት ነው። ስለዚህ መሄድ ብዙ ጊዜ ለጉዞ ሊሆን ይችላል ለስደት ሊሆን ይችላል። ሰው ይጓጓዛል ማለት ነው ሰው ለምን ይጓዛል ብለን ስናስብ? ለምሳሌ ሰላም ፍላጋ ሊጓዝ ይችላል። ምክንያቱም እሱ ከሚኖሩበት አካባቢ ሰላም ከሌለው ወደ ሌላ ቦታ ሰላም ፍለጋ ይጓዛል። በሚሄድበት ጊዜ ደግሞ የተለያዩ አደጋዎች ሊደርሱበት ይችላሉ። እዛም ከመሄዱበት ሀገር ደግሞ ላይቀበሉት ይችላሉ። ይሄ ደግሞ በጣም መጥፎ ያደርገዋል ማለት ነው። ጉዞውን ስለዚህ በችግር ምክንያት በረሃብ ምክንያት ሰው ቦታ ቦታ ይሄዳል። ስለዚህ መሄድ የሚለው ቃል በጣም በጣም አስቸጋሪ ጋር ነው ምክንያቱም መጓዝ ማለት። እግር እንደ እንደው ተጓዛ መሄድ ማለት ነው። ለምሳሌ መጠላያ ሳይኖረው የሚሄዱ ሰው አለ። ምግብ ፍላጋ የሚሄዱ ሰዎች አሉ። እነዚህን ጉዞ በጣም አስቸጋሪና አድካሚ ጉዞዎች ናቸው። ስለዚህ ሰው ልጅ ሲሄድ ዝም ብሎ መሄድ የለበትም። አስቦ በኋላ ምን ይቸግራኛል? ከቸገረው ስምን ላድርገው? ብሎ አስቦ መሄድ አለበት። ለምሳሌ ውጭ ሀገር መሄድ ሰው ከዚህ ለተሻለ ኑሮ ፉላጋ ነው የሚሄደው ማለት ነው። ስለዚህ እነዚህ ሰዎች ሲሄዱ እዛ ምን ምን እንዳለው ቀድሞም አውቆም መሄድ አለበት። ምን አይነት ስራ እንደሚያገኝ በጣም መጥፎ ነው በጣም ጥሩ ነው። የሚለውን አስቦና በደንብ አስቦ መሄድ አለበት ብዬ እንደ እኔ አስባለሁ ማለት ነው። ስለዚህ ሁሉም ሰው ሲሄድ ቅድምያ ማሰብ አለበት ነገር አለ ብዬ አምናለሁ

እንኳን ደህና መጡ ይላል በጣም አሪፍ ቃል ይኸው እንኳን ደህና መጡ ስንለው ወይ ደግሞ እንግዳ እንግዳ መቀበያ አቃለሁ ለምሳሌ ከውጭ ሀገር ቆይቶ ብዙ ዘመናትን ቆይቶ ሲመጡ እንኳን ደህና ና መጥታችሁ እያልን እንቀበላቸ ኋለን ማለት ነው። እንኳን ዳና መጥችሁ ወደ እናታችሁ እያልን እንቀበላቸኋለን ለምሳሌ እዚህ ሀገር ሲኖሩ ሲኖሩ ብሎ ወደ ውጭ ሀገር የተለያየ ኑሮ ፍላጋ የተሻለ ስራ ፍላጋ ሄዶ በደንብ ተመልሶ ሲመጡ። በደህና መምጣታቸውን ምንጠይክበት ወደሚናፍቁበት ሀገር የሚመጡበትን ቃል እየጠበቅን እንኳን ደህና መጣችሁ እንላቸኋለን ማለት ነው። ስለዚህ ይሄ ቃል በጣም ያበራታታል ሀገር እንዲኖሩ ሀገር ደግሞ እንደምትቀበላቸው እጆቿን ዘርግታ እንደምትቀበላቸውና እንደምትጠብቃቸው ያሳያል ማለት ነው። ለምሳሌ እናት ልጇን ሰፍ ብላ እንደምትቀበል ህዝቡም ሌላ ሀገር ላይ የመጣውን ሰው ይቀበላል ማለት ነው። ለምሳሌ ደግሞ ይሄ ቃል በሌላ ደግሞ መንግስት ከመንግስት ጋር ግንኙነት በሚያደርግበት ወቅት ለምሳሌ የውጭ ዜጎች ወደ እኛ ሀገር በሚመጡበት ሰዓት። እንኳን ደህና መጥታችሁ ብለን የእኛን ሀገር እንግዳ አቀባበል እናሳያቸኋለን እኛ ሀገር ያለውን ባህል ወግ እና የተለያዩ ነገሮችን እናሳያቸዋለን ማለት ነው። ስለዚህ ይሄ ቃል ለአዲሶች ይጠቅማል። እንደዚህ ሲኖሩ የነበሩት ነባሮቹም ይጠቅማል። ስለዚህ ይሄን ቃል እንኳን ደህና መጣችሁ የሚለውን ቃል ብዙ ጊዜ እንጠቀመዋለን ማለት ነው። መቼ መቼ እንጠቀመዋለን? አዲስ ሰው ሀገራችን ሲመጣ እዚህ ሲኖሩ የነበሩ ደግሞ ኖራቸውን ከውጭ ሀገር አድርጎ ቆይተው ቤተሰብ ጥየቃ ሊሆን ይችላል። ዘመድ ጥየቃ ሊሆን ይችላል። ልጆቻቸው ሚስቶቻቸው እዚህ ሊኖሩ ይችላሉ። እነዛን ለመጠየቅ ሲመጡ እንኳን ደህና መጣችሁ ወደ እናታችሁ እያልን እንቀበላቸኋለን ማለት ነው።

ፈታን ይላል ፈታን ይሁን በብዙ መልኩ እንጠቀመዋለን ያ አማርኛ ፈታን በለሶስት ፊደል ቃል ሲሆን ፍትናትን ይገልጻል ማለት ነው። ፈታን ለምሳሌ ለሰው ልጅ እንጠቀመዋለን። አበበ ፈታን ነው ካልነው ለምሳሌ ቃጣሮ ቢኖረን በፍጥነት እዛ ቀጠሮ ይደርሳል ሳት ያክብራል ሳይሆን። በፍጥነት አላድር ፈጣን በተፈጥሮ አንዳንድ ሰው ፈታን ይሆናል አረማመዱ ሊሆን ይችላል ሲጓዝ ሊሆን ይችላል ሲሮት ሊሆን ይችላል። ስለዚህ ይሄ ሰው በተፈጥሮ ፈታን የሆነ ሰው አለና እንዲህ አይነት ሰውን ፈታን ነው። አበበ እኮ መኪና ነው እንላለን ለምሳሌ ሰውን መኪና ማረት ማለት የምንለው በፍጥነቱ አንፃር ነው። ስለዚህ ሰው መኪና ሆኖ ሳይሆን በፍጥነቱ አንፃር ነው ስለዚህ። ለሰዎችም ይሄ ቃል እንጠቀማለን ለእንስሳትም ለምሳሌ ከእንስሳት ውስጥ ትንችል በጣም ፈታና ትንላል ምክንያቱም ውጪም በፍጥነቷ በጣም በምትሮጠው ሀይሏ ነው ማለት ነው። ሌላኛው ደግሞ። መኪናዎችንም እንደዚህ እናወራድራለን መኪናቸውን። ለምሳሌ የቤት መኪኖች አሉ እነዚህ ዘመናዊ መኪኖች በጣም ፈታና በጣም የሚበሩ ናቸው። እነዚህን መኪኖችን ስንገዛ ለምሳሌ አንዱ የምንገዛበት ወጋ የምናወጣለት ነገር በፍጥነታቸው ነው። ሁለተኛ ደግሞ በእካን ናታቸው ማለት የተሰሩበት እካው ይለያል ማለት ነው። ይሄን አወዳድረን ካለው መኪና እንገዛለን ማለት ነው። ሌላኛው ደግሞ ለምሳሌ ሞተር ሞተሮች አሉ ደግሞ እነዚህ ሞተሮች። የተለያዩ ፍጥነት አንሳር እንገዛቸዋለን ማለት ነው። ስለዚህ ሁሉም ሰው ሰውም እንስሳም እቃም ፈታን የሚለውን ቃል እንጠቀማለን ስለዚህ ይሄ አማራኝ አካል። በብዙ ሁኔታ እየገባ ያገለግላል ማለት ነው ይጠቅመናል ማለት ነው። ስለዚህ እንደ አይነት ቃላትን ስንጠቀም ፈታን የሚለውን ካላውንድ ተጠቀምነው በጣም አሪፍ እና በጣም ጥሩ ሁኔታ እንጠቀመዋለን

ቤተክርስቲያን ይላል ቤተክርስቲያን የአንድ እምነት አታቋም ነው። ለምሳሌ የኦርቶዶክሳውያን ቤተክርስቲያን ትበላለች ሌላም እንደዚህ የክርስትና እምነት ተከታዮች የራሳቸው የሆነ ቤተክርስቲያን አላቸው ስለዚህ ይሄ ቤተክርስቲያን በጣም ብዙ ተግባራት አለው ስለዚህ ከብዙ ተግባሩ ትንሹን እናያለን ማለት ነው ለምሳሌ ራሳቸው ሰዎች ክርስቲያን የሆኑ ቤተክርስቲያን ሆኖ የተላየ ሄደው የተለያየ ጥቅሞችን ያገኙበታል አንድ በስነ ምግባር እንዲያድጉ ስነ ስርዓትን ታስተምራለች ማለት ነው ቤተክርስቲያን። በትንሹ ስንጀምር ለምሳሌ: ለህፃናት ቤተክርስቲያን እናት አባትን እንዴት መክበር እንዳለባቸው ጓደኞች ጋር እንዴት ጓደኛን አክብር እናት አባትን አኮሪ ያለች ትመከራለች ትዘክራለች ማለት ነው በትንሹ ስንጀምር ሌላኛው ደግሞ ክፉ ፀባይ እንዳይኖር መጥፎ ስነ ምግባር እንዳይኖር ታደርጋለች ለምሳሌ ሌብነት ሀትያት እንደሆነ ታስረዳለች ታስተምራለች ማለት ነው። ውሸት መመስከር እንደዚህ ውሸት ምስክር መሆን በተለይ በዚህ ሳይሆን በሰማይ ቤት እንደሚያኳንንና በጣም ከባድ ሀጢያት እንደሆነ እያስተማረች። ጥሩ ዜጋ ትፈጥራለች ማለት ነው ሌላ ደግሞ የተለያዩ እዛው ቤተክርስቲያን እንዲሰሩ በማድረግ የተለያዩ ሰዎች እንደ ገቢ ምንጭ አድርገው እየገለገሉ ህዝበ ክርስቲያኑን ያገለገሉ ገቢ እንዲያገኙና ቤተሰባቸውን እንዲያስተዳድሩ ታደርጋለች ማለት ነው። ለምሳሌ አቅራቢያ ላይ የተለያዩ ሱቆችን በመክፈት እዛ ሱቆች ላይ ደግሞ የተለያዩ ወጣቶች ተሰማርቶ የስረ ድል ተፈጥሮላቸው እንዲሰሩ በመድረግ ረጅም አገልግሎት በመስጠት ቤተክርስቲያን በጣም እየገለገለና እየጠቀመ ይገኛል ማለት ነው። ሌላኛው ደግሞ ቤተክርስቲያን የትምህርት ዋና የትምህርት ክፍል ነች ለምሳሌ ለሀገሪቱ ውስጥ የተማረ ዜጋ እንዲኖር ከመድረጉ አኳያ በጣም እና በጣም በታሪክ አንፃር በጣም ትልቅ ድርሻ ያላት እቺ ቤተክርስቲያን ነት ስለዚህ ቤተክርስቲያን የራሷ የሆነ ጥቅም አላት ማለት ነው ከሀገር አንድ ሀገር ነች ቤተክርስቲያን ስንል እንደ ሀገር እንደ እናት ሁሉን ዜጋ አክፋ ያዛች የክርስቲያኖች ቤተክርስቲያን ማለት ነው።

ደረሰኝ ይላል ደረሰኝ ያው ብዙ ጊዜ ደረሰኝ እንከበላለን ለምሳሌ ስንሸትም ሆነ ስንገዛ ደረሰኝ ያስፈልገኛል ያስፈልገናል። ደረሰኝ ማለት ህጋዊ ማረጋገጫ ማለት ነው። ለምሳሌ ለምንገዛው እቃ ህጋዊ የሆነ ውክልና መስጠት ነው ለማለት ነው። ለምሳሌ አንድን እቃ ብናይ ለምሳሌ ቴሌቪዥን ብንገዛ የቴሌቪዥን የገዛንበት ዋጋና እየከፈልንበት እንትን ደረሰኝ ይሰጠናል ማለት ነው። ምክንያቱም ይሄ ደረሰኝ ህጋዊ መሆናችንን ያልተሰረከ ወይም ያልተጭበረበረ እቃ መሆኑ የምንገልጽበት መገለጫ ነው ማለት ነው። ደረሰኝ ስንል ይሄ እንግዲህ ደረሰኝ ተቀብሎ ሰዎች ብዙ ጊዜ ለምን? ያገለግላል መንግስት ግብር እንዲሰበስብ። ግብር ከደረሰኝ ይሰበስብ አሁን ነጋዴ ለምሳሌ የአንዳንዱን የሸተበትን የእቃ ደረሰኝ ይቀበላል ማለቱም ምክንያቱም የደረሰኝ ተሰብስቦ ለመንግስት ህጋዊ ውክልና ይሆናል ማለት ነው። ምክንያቱም ይሄን ደረሰኝ አይቶ መንግስት የተለያዩ ግብሮችን እንዲትልና ሀገሪቱ እንድታድግ ያደርጋል ማለት ነው። ምክንያቱም ደረሰኝ ያለውን ነገር አይቶ መግዛት አንዱ የጥሩ ስነ ስርዓት ያለው ዜጋ መገለጫ ነው ጥሩ ስነምግባር ያለው ሰው። ደረሰኝ አይቶ ይገዛል ደረሰኝ አይቶ ይሸምጣል ማለት ነው። ስለዚህ ደረሰኝ በጣም አስፈላጊ የሆነ ነገር ነው ማለት ነው። ደረሰኝ ህጋዊ መታወቂያችን ነው። አለ ደረሰኝ እቃ መግዛት የተለያየ ጉዳትን ያስከትላል። ለምሳሌ ጊዜ ያለፈበት እቃ ሊሆን ይችላል። ደግሞ በተችበርብሮ የመጣ አካል ሊሆን ይችላል። ስለዚህ ይሄን አረ ደረሰ የሚገዙ እቃዎች ባለቤትእነታቸው አይታወቁም። ስለዚህ ለሚደርስበት ሁሉ ገዢው አካል ተጠያቂ ነው ማለት ነው

ሆስፒታል ይላል ሆስፒታል ማለት ታካሚዎች የሚታከሙበት ህሙማን የሚጠቀሙበት በትልቅ መንግስት ያቋቋመው ወይም ግለሰብ ሊያቋቁም የሚችል ተቋም ነው ማለት ነው። ይሄ ሆስፒታል ስንል በቀላሉ የምናየው ነገር አይደለም። ሆስፒታል የሰውን ህይወት ይታደጋል ብዙ ነገር ጥቅም አለው። ለምሳሌ ሆስፒታል በብዙ ጥቅም አለው ስንል ለአንዳንዱ ገቢ ምንጭ ሆኖ ይሄ ስራ ቦታ ሆኖ ያገለግላል ሌላኛው ደግሞ ህይወትን ይድንበታል ማለት ነው። ለምሳሌ ሰዎች ሆስፒታል በተለያዩ ምክንያቶች ይሄዳሉ። ህመም ምክንያት በተፈጥሮና በሰው ሰራሽ ህመሞች ሊሄዱ ይችላሉ። ለምሳሌ በአደጋ ተጎድተው በጣም ይማይድኑ የተባሉ ሰዎች ሆስፒታል ሄዶ ሲድኑ እናያለን። ማለት ለምሳሌ የመኪና አደጋ የመሳሰሉት እርስ በእርስ ግጭት ጦርነት አይነቶች የሰው ልጅ አደጋ ያደርሳሉ እነዚህ አዳጋዎችን ደግሞ እንደዚህ ሆስፒታሎች በመሄድ እንድናለን። ለምሳሌ የአጥንት ስብራት ሊሆን ይችላል የእጅ መቆረጥ የእግር መቆረጥ እነዚህ አይነቶችን ያክማሉ ማለት ነው። ሌላኛው ደግሞ በተፈጥሮ የተለያዩ በሽታዎች ይይዙናል ለምሳሌ ወባ የሆነ ወረሽኞች ሲይዙን ወደ ሆስፒታሎች በመሄድ በመጠቀም እንድናለ ማለት ነው። ስለዚህ ሆስፒታል ዘርፈ ብዙ ጥቅም ነው ያለው ሌሎቹ ደግሞ እዛ የሚሰሩ ሰዎች የእለት እለት ገቢ ምንጫቸው አድርጎ ይጠቀሙታል። ለምሳሌ እዛ ሀኪሞች እዛው ነው ስራ በመስራት ህሙማንን በማከም ነው መጋቢያቸውን የሚያገኙ። ስለዚህ ሆስፒታል ትልቅ ጥቅም ነው ያለው አንድም ገቢ ማገኛ ሁለተኛ ደግሞ የሰው ህይወት የሚድንበት የሚሻልበት ቦታ ሆኖ ያገለግላል ማለት ነው።

ቻው ይላል። ይሄም ሰላምታ ልውውጥት አንዱ ነገር ነው ቻው ስንል ለምሳሌ አብረን የዋልነውን ሰው ደና ዋል ደና ሁን ስንለያይ የምንጠቀመው ቃል ነው። ስለዚህ ይሄ ቃል የእንግሊዘኛ ወይም ከውጭ የመጣ ቃል ነው አማርኛ ቃል አይደለም። ስለዚህ ይሄ ደግሞ አብዛኛው ጊዜ አሁን ዘመናዊ ላይ የሚኖሩ ዜጎች የሚጠቀሙት ቃል ነው ማለት ነው። ይሄ ቃል አብዛኛውን ጊዜ ጎደኛ ከጎደኛ ጋር ስራ ባላደረባ ስራውን አጋሩ ጋር አብሮ ውሎ ሲለያዩ ደና እደር እንደማለት ደና እደር ደና ቆይ እንደማለት የሚያገላግል ቃል ሲሆን። የራሷ የሆነ ጥቅም አለው ለምሳሌ ጓደኛህን ስትሸኘው ይሄን ቃል በመጠቀም በአጭሩ ቻው በማለት ትሸኘዋለህ። ወይም ነገ ለመገናኘት ደና እደር ሰላም እደር እንደማለት ሲሆን ይሄ ግን በአጭሩ በሁለት ፊደላት የምትለው ወይም ደና እደር የምትልበት ቃል ነው ማለት ነው። ስለዚህ ይሄ ቃል እንደ ሰላምታ ልውውጥ ሆኖ ሀገራችን ላይ ስንጠቀም የቆየነው አሁንም የተጠቀምነው ያለው ቃል ሲሆን። ይኸው

አፍ ይላል አፍ ይኸው ከሰውነታችን አካል ክፍል አንዱ እና በጣም አስፈላጊ ሆኖ ምክንያቱም የምናስበውን ሀሳብ በአእምሮ እናስባለን በአፍ እንነገራለን ማለት ነው። ስለዚህ አፍ ወና አንደበታችን በውስጥ ያለውን ነገር የሚያወጣው ማለት ነው። ስለዚህ በአፍ ድምፃችን ይወጣል። ስለዚህ ይሄ ድምጽ እንድንናገር የሚያደርገውን በውስጥ አእምሮ የሚያዛውን አፍ በመናገር ያገለግላል ማለት ነው። ለምሳሌ አፍ በተፈጥሮ ወይም በሰው ሰራሽ ነገር ልናጣው እንችላለን አፍ ልናጣው እንችላለን ስንል ማናገር ይሳናል ማለት ነው። አንዳንድ ሰዎች መናገር የተሳናቸው አሉ። እነዚህም በተፈጥሮ ወይም በሰው ሰራሽ የሚደርስ አደጋ ነው ማለትም ለምሳሌ የተለያዩ አደጋዎች ሲፈጠሩ ባየህበት ጊዜ። በዛው ዝም እንደተባለ ዝም ብሎ የሚቀር ሰው አለና። ስለዚህ እንዲህ እንዲህ አደጋዎችን ራሳችንን መከላከል አለብን። ምክንያቱም አፍ ተዘጋ ማለት ልባችን ውስጥ ያለውን ነገር መግለጽ አንችልም። ልባችን ውስጤ ልብ ያሻውን መናገር አንችልም ማለት ነው። ስለዚህ አፍ ትልቁ እናገር ነው ትልቁ መሳሪያችን ነው። ምክንያቱም በአፍ ብዙ ነገር እናደርጋለን ማለት አፍ ስላለን ብቻ ተሰምተን እንነጋገራለን። በልባችን በደስታ እንናወራለን እንነጋገራለን ስለዚህ አፍ ያለው ሁሉ ይቀበራል ማለት ነው

ትምህርት ቤት ይላል ትምህርት ቤት በጣም አሪፍ ካልነው ትምህርት እና ቤት የሚለውን ማለት ነው። ሁለት ባለ ሁለት ቃል ነው። ስለዚህ ቤት ለምሳሌ መኖሪያ የሰው ልጅ መኖሪያ ሊሆን ይችላል። ለእንስሳት መኖሪያ ቤት ስንል በጥቅሉ የሚኖርበት ሰው ልጅ የሚኖርበት ቤተሰብ የሚኖርበት ሊሆን ይችላል፤ እንስሳት እንደዚሁ እንስሳትም በቤተሰብ በቤት ይኖራል። ትምህርት ቤት ስንል ደግሞ እውቀት የምናገኝበት፤ የተለያዩ ለህይወታችን የሚጠቅሙ ነገሮችን የምናውቅበት፤ ቤት ማለት ነው። ስለዚህ ትምህርት ቤት በጥቅሉ የሰው ልጅ ሲኖር ትምህርት ያስፈልገዋል። ስለዚህ ይሄን የሚፈልገውን ትምህርት ደግሞ በትምህርት ቤቶች ይገኛል። ትምህርት ስንል በመንግስት ወይም በግለሰብ የሚከፈቱት ትምህርት ቤቶች አሉ። ለምሳሌ የግለሰብ ብናይ አንድ ግለሰብ ትምህርት ቤት ከፍቶ የተለያየ ወቼዎችን ወይም ገቢዎችን የሚያገኝበት ማለትነው። መምህር ቀጥሮ እያስተማረ በወር በወር ከተማሪዎች ላይ ሰብስቦ ገቢ የሚያገኝበት ትርፋማ የሚሆንበት የስራ መስክ ሆኖም ያገለግላል። ስለዚህ በመንግስት ደግሞ የተለያዩ መምህራንን በመቅጠር ተማሪ ዜጋው በነፃ እንዲማርና ነገ ለሀገሩ እንዲጠቅም ለሀገሩ ጠቀሜታ እንዲያውል ሁሉንም ዜጋ በኩል ያስተምራል ማለት ነው። ስለዚህ ትምህርት ቤት ለአንድ ሀገር ትልቅ ቦታ አለው። ትልቅ ዜጋ የሚፈጠርበት ቦታ ነው ማለት ነው። ስለዚህ ትምህርት ቤት ላይ ተማሪዎች በስነ ስርዓት እንዲያድጉ ይደረጋሉ። ጥሩ ስነምግባር ተላብሶ እንዲያድጉ ይደረጋሉ ማለት ነው። ስለዚህ እንዲህ ሆኖ በማደግ ደግሞ ለሀገር ጠቃሜታ ይውላሉ። ለቤተሰብ፤ ለራሳቸው ይጠቀማሉ ማለት ነው። ስለዚህ ትምህርት ቤት የአንድን ሀገር ዜጋ የሚቀርጹበት ቦታ ነው ማለት ነው። ስለዚህ ትምህርት ቤት በጣም አስፈለጊ ነው ማለት ነው። ትምህርት ቤት በተቻለ መጠን መስፋፋት አለበት ማለት ነው። የእያንዳንዱ ቦታ ትምህርት ቤት መክፈት ግዴታ ነው ማለት ነው።

የስራ ባለዳረባ ስንል ለምሳሌ ሰው ነው ወንድም ሊሆን ይችላል ሴትም ሊሆን ይችላል ስራ ቦታ ላይ አንድ ላይ የምንሰራው ሰው ማለት ነው። ስለዚህ የስራ ባለደረባ ደግሞ ልክ እንደ ጓደኛ እንደ ስራ አጋር ብዙ ተግባራትን ያደርጋል ለምሳሌ እኛ ስራ በምንቀርበት ወቅት በህመም ሊሆን ይችላል ለተለያዩ ምክንያቶች ስራ ላይ ስንቀር የኛን ቦታ ሸፍኖ ሊውል የሚችል በጣም አስፈላጊ የሆነ ነው። ምክንያቱም ይሄ ስራ ባለደረባ ለምሳሌ የተለያዩ ፖሊሲዎች የተለያዩ ህጎች ሲመጡ ሲመጡ አብራችሁ ስራ ላይ በመስራት አብራችሁ እኩል በመስራት ለዛ ለምትሰሩት ስራ ውጤታማ የምትሆኑበት ቦታ ማለት ነው። ስራ ለምሳሌ የተለያዩ ጓደኛ ስራ ባልደረባ የምታፈራበት አንድ ቦታ ነው። ስለዚህ ስራ ቦታ እዛ ስራ ቦታ ላይ በስነ ምግባር በጸባይ ወይም በመስማማት መስራት ለስራ ውጤታማ እና ጠቃሚ ነው። ለምሳሌ የስራ ባለዳራቦች ሁሉ በስምምነት ወይም አጋርነት ቢሰሩ አንድም ስራ እንዲያድግ ያደርጋሉ። ሁለተኛ ደግሞ የተለያዩ ስነ ምግባራትን አንዱ ከአንዱ እንዲማር ያደርጋል ማለት ነው። ስለዚህ የስራ ባለደረባ በጣም አስፈላጊ ነው። ምክንያቱም የተለያዩ ትምህርትን አንተ ትወስዳለህ ከሱ አንተ ጋር የሌለውን ከዛ ትወስዳለህ እሱ ጋር ያለውን ካንተ ጋር ያለው እሱ ይወስዳል ማለት ነው። ለምሳሌ ቤተሰብ መምራት ሊሆን ይችላል ቤተሰብ እንዴት ነው የሚያስተዳድረው? ስለዚህ ይሄን ትምህርት ከስራ ባልደረባ ትወስዳለህ ማለት ነው። ስለዚህ የተለያዩ ተግባራትን ታደርጋላችሁ ለምሳሌ ስራ መማሪያ ሲመጣ እሱ ቀድሞ ካወቀ እሱ ቀድሞ ስልጠና ከወሰደ ደግሞ አንተንም እንዲያሰለጥን እንዲያሳውቅህ ማድረግ ትችላለህ ማለት ነው። ስለዚህ የስራ ባልደረባ እንደ ጓደኛ እንደ ወንድም እንደ ዘመድ መታየት አለበት ማለት ነው

በጀት ይላል በጀት ያው እንደምናውቀው ብር ማለት ነው ስለዚህ በጀት የት የት ሊመደብ ይችላል ሚለውን ለምሳሌ መጀመሪያ እኔ እና በጀት ጥቅሙ ምንድነው የሚለውን እናያለን? በጀት ለአንዳንዱ መስሪያ ቤት ይበጀታል ለምሳሌ ለትምህርት ሴክተር ለቴና እና ለተለያዩ እቃ ከተሞች ሊሆን ይችላል ለክልል ለከበሌ ለዞን ሊሆን ይችላል። በጀት ሚበጀተው ዋና አላማው በጀት ምንድነው ለምሳሌ ለመንግስት ሰራተኞች ዳማወዝ የተለያዩ መሰረተ ልማቶችን ለምሳሌ መንገድ ውሃ እና መብራት የመሳሰሉትን መንግስት ለመገንባት ሚያደርገው በጀት ነው ማለት ነው። ስለዚህ በጀት ደግሞ የራሱ የሆነ አስፈጻሚ አካል አለሁ ገምጋሚ አካል አለሁ እና ተቀባይ አካል አለሁ ማለት ነው። በጀት መጀመሪያ በመንግስት ይበጀታል የተለያዩ በጀት አስፈጻሚዎች ይኖሩታል እነዚህ ደግሞ የተበጀተው በጀት ከምን የዋለ ነው ሚለውን የሚገመግሙት ሰዎች ናቸው። ስለዚህ በጀት ለአንድ ሀገር ትልቅ ትልቅ ቦታ እና ድርሻ አለሁ ማለት ነው። ስለዚህ ትምህርት ሴክተር ላይ ለምሳሌ እነዚህ ትምህርት ቤቶች የተለያዩ በጀትን ይፈልጋሉ መጽሐፍ መግዣ ሊሆን ይችላል የተለያዩ ጥቁር ሠሌዳ የመሳሰሉትን ሚያሟሉበት ወንበሩን የሚያሟሉበት ያስፈልጋል። ለምሳሌ አንድ ከተማ የራሱ የሆነ ከተማ ልማት ለመገንባት የራሱ የሆነ በጀት ያስፈልገዋል ማለት ነው። ስለዚህ በጀት የት የት ይሰበሰባል ነው ስለዚህ መንግስት በጀት ከየት ያገኛል? መንግስት በጀት የተለያዩ ግብሮችን በመሰብሰብ ይህን ግብር ደግሞ እንደገና በጀት መልኩ ወደ እዛ ተጠቃሚ እንዲደርስ ያደርጋል ማለት ነው። ስለዚህ የበጀት ዋና እንትኑ ግብር ነው ማለት ነው

ቤት ይላል ቤት ማለት ያው መኖሪያ የሰው ልጅ የሚኖርበት ቤት ይባላል ቤት ውስጥ ብዙ የቤት እቃዎች አሉ ለምሳሌ ቤት አንድ ቤት ሰው ለመመስረት ከተፈለገ ቤት ላይ ብዙ ነገሮች እቃ ሊኖር ይችላል። ሰዎች እና መጀመሪያ ቤት ቤት ለማስመሰል ሰው መኖር አለበት ካዛ ደግሞ ቤት ላይ የሚሟሉ እቃዎች የአልጋ ሶፋ ወንበሮች ጠረጴዛዎች ሁሉ መኖር አለበት ማለት ነው። ቤት ቤት ለማስመሰል ስለዚህ ቤትን ቤት ለማስመሰል ቤተሰብ ያስፈልገዋል ሲጀመር ቤተሰብ በጣም አስፈላጊ ነው። አንድ ቤት ቤት ለማድረግ ቤተሰብ ዋና ነው ማለት ነው። ስለዚህ ቤተሰብ በጣም አስፈላጊና በጣም ዋና የሆነ አካል ነው ማለት ነው። ቤት ለመባል ስለዚህ ቤት ለመባል ቤተሰብ ያስፈልጋል። እቃ ያስፈልጋል ቤተሰብ ስንል ለምሳሌ እናት አባት ወንድም ልጅ እና እህት ሊሆን ይችላል ማለት ነው